ባል ይላል እንግዲህ ባል ማለት ያው ባልና ሚስት ከሚሉት ሁለት እንትኖች ነው የሚገኘው ስለዚህ ሚስት ካለ ባል አለ ማለት ነው ስለዚህ የሆነች ሴትዮ የሆነች ልጅ ወጣት ለአቅመ ሄዋን የደረሰች ልጅ ምንድነው ባል ታገባለች ብዙ ጊዜ ስለዚህ ባል ማለት መቸ ነው? እሚያገቡት ሴቶች አስራ ስምንት አመት ሲሞላቸው ባል ያገባሉ ማለት ነው ስለዚህ ባል ደግሞ በትዳር ውስጥ ሊኖር ይችላሉ ወይም ደግሞ ከትዳር ሳይጋቡ አብረው በመኖር ወይም አንዳንዴ በውጭ በመገናኘት ህይወታቸውን ይቀጥላሉ ማለት ነው። ስለዚህ ባል ማለት ልክ አንዲት ሴት ለአቅመ ሄዋን ከደረሰች በኋላ ተቃራኒ ጾታ ያለው ሰው ታገባለች ወይም ደግሞ ትይዛለች በጓደኝነት በባል ወይም ደግሞ በጊዜያዊ የሚያዝ ነው ማለት ነው። ስለዚህ ባል ማለት ያው ሁለት ሰዎች አሉ ወንድ አለች ሴት ወንድ አለ ሴት አለች ስለዚህ ሴትየዋ ወይም ሴቷ ሚስት ትባላለች ወንድየው ደግሞ ባል ይባላል ማለት ነው። ስለዚህ ባልና ሚስት ሁለቱም ባልና ሚስት ይባላሉ ማለት ነው። ስለዚህ እነዚህ ባልና ሚስቶች ያው ልጆችን ወልደው አፍርተው ከተጋቡ በኋላ ልጆችን አሳድገው ተንከባክበው ለአቅመ ለአቅመ አዳም ወይም ለአቅመ ሄዋን ወይም ደግሞ ትልቅ እስኪሆኑ ድረስ ተንከባክበው ያሳድጋሉ ማለት ነው። ስለዚህ ባል ነው ሚስቶች የአንድ ቤተሰብ መሰረቶች ናቸው ማለት ነው። ምክንያቱም ባልና ሚስት ሲኖር ነው ልጅ የሚወለደው ዘር የሚተካው ከዛ ውጪ ግን ያው አለም ዝም ብላ ሰው እያረጀ ይወለዳል ያድጋል ይሞታል ስለዚህም ካልተወለደ የሚተካ ሀገር የሚተካ የለም መሪ አይገኝም መምህር የለም ስራ የሚሰራ አይገኝም ማለት ነው። ስለዚህ እነዚህ ይባልና ሚስት የሚባሉት ለአንድ ቤተሰብ ዋና መሰረት ናቸው ከቤተሰብም አልፎ ደግሞ ለሀገር በጣም ወሳኝ የሆኑ ነገሮች ናቸው። ምክንያቱም በአሁኑ ሰዓት በተለይ በውጩ አለም አንዳንድ ሀገሮች የወሊድ ምጣኔያቸው በተለይ በጣም እየቀነሰ የሄደበት ሁኔታ አለ ስጋት ላይ ያሉ አገሮች አሉ ምክንያቱም ተተኪ ትውልድ ከሌላ አገሪቱ ከሆነ ጊዜ በኋላ አምራች የሆነ የሰው ሀይል ታጣለች ወይም ባዶ ትቀራለች ማለት ነው። ስለዚህ ያንን ለማስቀረት የሀገር መሪዎች የሚመለከታቸው አካላት ለህዝቡ አስፈላጊውን ማበረታቻ ሲሰጡ ይታያሉ ስትወልዱ እንደዚህ እናደርጋለን ይሄን ያህል ገንዘብ እንሰጣለን እንደዚህ እናደርጋለን እያሉ የተለያዩ ማበረታቻዎችን ለህብረተሰቡ ይሰጣሉ ለበተለይ ለወላድ ሴቶች ማለት ነው። ስለዚህ እነዚህ ሴቶች እንዲበረታቱ ይደረጋሉ በዚህ አጋጣሚ ማለት ነው ግን በታዳጊ ሀገሮች ግን በአብዛኛው በምናይበት ጊዜ ሴቶች በቃ ለመውለድ ልጅ ለመውለድ ብቻ የተፈጠሩ ነው የሚመስሉ ወደ ስራ ከመሄድ ይልቅ ባላገተው ልጆችን ይወልዳሉ ሲወልዱ ቤት ላይ ቁጭ ብለው ስለሚውሉ ለማሳደግ የማይቸገሩ ለብዙ ነገር ስለማይቸገሩ ቁጭ ብለው ይወልዳሉ ይወልዳሉ ይወልዳሉ ግን እነዛን የወለዷቸውን ልጆች በስርዓት ተንከባክቦ የማሳደግ ባህሉ ብዙ የለም ማለት ነው። ምክንያቱም ያላቸው የኢኮኖሚ በጣም ዝቅተኛ ስለሆነ በደንብ የሚበሉትን ምግብ አዘጋጅተው የተመጣጠነ ምግብ አይሰጧቸውም ልብስ በወቅቱ አይሰጧቸውም ትምህርት ቤት አያስገቧቸውም እና እነዚህ እነዚህ ችግሮች በጣም የተለመዱ ናቸው። ማነው በተለይ በታዳጊ ሀገራት እንደ ኢትዮጵያ ባሉ ሀገራት ብዙ ጊዜ ልጅ እንዳይወልዱ ነው እንደውም ሚስት እየመከረ የሚገኘው ማለት ነው። የወዲድ መቆጣጠሪያ ዘዴዎችን የተለያዩ የወሊድ መገጠም መቆጣጠሪያ ዘዴዎች አሉ እነሱን እንዲጠቀሙ ህብረተሰቡን እናቶችን በተለይ ባገኘው አጋጣሚ ሁሉ ትምህርት ይሰጣል ማለት ነው። ስለዚህ እንደ ኢትዮጵያ ባሉ ሀገሮች በጣም የህዝብ እድገት ከፍተኛ የሆነባቸው ስለሆነ ልጆችን ብዙ ጊዜ ወንዱም ባልና ሚስቶች አሉ ግን እነዚህ ባልና ሚስቶች ብዙ ጊዜ ብዙ ልጆችን በመውለድ የሀገር እድገት ላይ የራሳቸውን አስተዋጽኦ ያደርጋሉ ማለት ነው። በርግጥ የህዝብ ብዛት ችግር አይደለም የህዝብ ብዛት በራሱ ምንድነው? እድገት ነው ለአንድ ሀገር ብልጽግና ነው ስለዚህ ልጆች እንዲወለዱ እንዲወለዱ ደግሞ በዓል የግድ ያስፈልጋል ሚስት የግድ ታስፈልጋለች ማለት ነው። ስለዚህ እነዚህ ነገሮች አንድ ላይ ሆነው አንድ ነገር እድገት ያፋጥናሉ ማለት ነው

እገዛ ማለት እንግዲህ እርዳታ ነው የሚባለው አንድን ሰው የሆነ ችግር ሲደርስበት። እርዳታ ሲፈልግ በተለያዩ መንገዶች ከሰዎች እርዳታ ይጠየቃል ማለት ነው። ስለዚህ እገዛ ይደረግለታል ማለት ነው። ስለዚህ እገዛ ማለት። አንድን ሰው በገንዘብ በጉልበት ሊሆን ይችላል በተለያየ በምክር ሊሆን ይችላል። ይታገዛል ማነው ስለዚህ ያ ሰው እገዛ ይፈልጋል ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ ብዙ ጊዜ በጣም እየተለመደ ያለው የተለያዩ እገዛዎች ይደረጋሉ በማህበረሰቡ ዘንድ ማለት ነው። ለምሳሌ አንድ ሹፌር በሚንቀሳቀስበት ጊዜ የመኪና አደጋ ሊያጋጥመው ይችላል ወይም ሌላ ተፈጥሮ የአደጋ ሰው ሰራሽ አደጋ ያጋጥመውና ህይወቱን ሊያጣ ይችላል ማለት ነው። ስለዚህ በዚህ ጊዜ ምንድነው? ብዙ ጊዜ ሚስቶቻቸው የሹፈሮች ባለቤቶች የቤት እመቤት ሊሆኑ ይችላሉ የራሳቸው የሆነ ገቢ ላይኖራቸው ይችላሉ ልጆችን ለማሳደግ በቂ የሆነ ገንዘብ ላይኖራቸው ይችላሉ። እና እነዚህን ሰዎች ለማገዝ አደጋ በሚደርስበት ጊዜ እገዛ ይፈልጋሉ እርዳታ ይፈልጋሉ ማለት ነው። ስለዚህ እነሱን የተለያየ በተለያየ መንገድ ህብረተሰቡ በገንዘብ በምክር በተለያዩ በጉልበት ያግዛቸዋል ማለት ነው። ምክንያቱም የራሳቸው የሆነ ገቢ ምንጭ ስለሌላቸው ማለት ነው። ለምሳሌ በዚህ በደብረ ማርቆስ ከተማ። ባለፈው አንድ የትራፊክ አጋጥሞ ነበርና በዚህ የትራፊክ አደጋ ሁለት የዩኒቨርሲቲያችን ሾፌሮች የሞት አደጋ አጋጥሟቸዋል። ስለዚህ እነሱን የነሱን ቤተሰቦች ደግሞ ለማገዝ የተለያዩ ኮሚቴዎች ተቋቁሞ ምንድነው ያደረጉት? ገንዘብ የማዋጣት ስራ እየተሰራ ነው። ስለዚህ እስካሁንም ባለው ድረስ እስከ ሶስት መቶ ሰው ድረስ። የአቅሙን ከአንድ ሺህ ብር እስከ አምስት ሺህ ብር እስከፈለገው ድረስ። ከአምስት መቶ ብር ጀምሮ ከአንድ ብር ጀምሮ እገዛዎችን ያደርጋል ማለት ነው። ስለዚህ እነዚህ ሰዎች የሚያደርጉት እገዛ ለነዛ ቤተሰቦች በጣም ልጆችን ለማሳደግ የቤት ክራይ ለመክፈል ምግብ ለመሸመት ለመግዛት ወይም ደግሞ ለምግብ ወጪ ለማዋል ይጠቀሙበታል ማለት ነው። ስለዚህ በተለይ በኢትዮጵያ ዘንድ ያው ችግሮች በጣም እየተስፋፉ ያሉበት ሁኔታ አለ። ብዙ ህብረተሰባችን ክፍል እገዛ ይፈልጋል ከመንግስት እገዛ ይፈልጋል ከህብረተሰቡ እገዛ ይፈልጋል ያለው የኑሮ ሁኔታ በጣም አስቸጋሪ ነው። አሁን የቤቱ ክራያ አለ። የቤት አስቤዛዎች አሉ የቤቱ ወጪዎች በየወሩ የሚወጡት ለዘይት ለሽንኩርት ለጤፍ ለተለ ለሽሮ ማዘጋጃ የሚወጡ ወጪዎች አሉ። ስለዚህ ህብረተሰቡ በተለይ ዝቅተኛ ገቢ ያለው የህብረተሰባችን ክፍል እነዚህን ነገሮች ለማድረግ በጣም ይቸገራል። ልጆቹን ለማስተማር የትምህርት የት ክፍያ አለ ስክሪፖቶ ደብተር ዩኒፎርም አለ። ስለዚህ እነዚህን ሁሉ ለማሟላት በጣም እየተቸገረ ያለበት ሁኔታ ነው። ያለና ህብረተሰቡ በየጊዜው የተለያዩ እግዛዎችን ይፈልጋል። አመት በዓል ሲመጣ በዓሉን ለማክበር የበአል መዋያ የተለያዩ እገዛዎች ሲደረጉ ይታያሉ። ለምሳሌ እንኳን አሁን ኢቢኤስ ቴሌቪዥንን በምናይበት ጊዜ ኢቢኤስ ቴሌቪዥን የሚባል አለ። ስለዚህ እሱ በየጊዜው የተለያዩ እገዛዎችን ያደርጋል ለህብረተሰቡ። እነዚህ ዝቅተኛ ገቢ ላላቸው ሰዎች የተለያዩ እግዛዎችን ያደርጋል በበዓል ወቅት። ከተለያዩ ረጅ ተቋማት እገዛ ከሚያደርጉ ተቋማት የተለያዩ ድጋፎችን በመሰብሰብ ለምሳሌ ዘይት ዶሮ እንቆላል ፍራሽ ዳቦ እነዚህ እነዚህን ብር የመሳሰሉትን ነገሮች ከተለያዩ ድርጅቶች ስፖንሰር በማፈላለግ እገዛ ያደርጋል ማለት ነው። ደሃ ለሆኑ በጣም ለሸመገሉ እናቶቻችን አባቶቻችን እየዞሩ ስጦታዎችን ሲሰጡ እናያለን እና ይህ በጣም የሚበረታታ ነገር ነው። ከዚህም በተጨማሪ በየሳምንቱ እሁድ እሁድ አሁን የምሳ ግብዣ ያደርጋሉ ከኢቢኤስ ቴሌቪዥን ነው እያሉ የምሳ ግብዣ የሚያደርጉ አሉ። ስለዚህ ያም በጣም ትልቅ ነው። ምክንያቱም በሰንበት ብዙ ሰው የሚበላው አቶ ልክ በቴሌቪዥን በምናይበት ጊዜ ምንድነው የሚያጋጥሙህ? ለብዙ ሰዎች መንገድ ላይ ቁርትምትም ብለው ተቀምጠው ይታያሉ እርቧቸው በቃ የሚበሉት ያጡ እና ይሄንን ወስደው ሲሰጧቸው በጣም የሚደሰቱበት አጋጣሚ አለ ማለት ነው። ስለዚህ እገዛ በጣም በአሁኑ ሰዓት ያለው ህብረተሰብ ይፈልጋል ምክንያቱም ያለው ገቢ ዝቅተኛ ነው ወጪው ውድ ነው ማለት ነው። ኑሮ ለማለት ስለዚህ እገዛ መፍትሀ ነው።

መናገር ማለት እንግዲህ ማውራት መወያየት ብዬ ነው የምወስደው በእኔ አስተያየት ስለዚህ ሰዎች መናገር አለባቸው ሀሳባቸውን መግለጽ አለባቸው። ለጓደኞቻቸው ችግራቸውን ደስታቸውን ለቤተሰቦቻቸው መንገር ማውራት አለባቸው ማለት ነው። ስለዚህ መናገር ማለት አንድ ሰው ያወቀውን ነገር ለሌላ ሰው የማስተላለፍ መረጃ መስጠት የሚሉትን ነገሮች ያጠቃልላል ማለት ነው። ስለዚህ መናገር ብዙ ጊዜ ያው ብዙ ሰዎች ሁሌ መናገር ደስ የሚላቸው አሉ ደግሞ መናገር ወይም ማውራት የማይፈልጉ ሰዎች አሉ ዝምተኛ የሆኑ ሰዎች አሉ። እና ካለመናገር መናገር ይሻላል። ከመናገር ደጃዝማችነት ይቀራል ይላል ያገሬ ሰው ሲተርት እና ምንድነው መናገር የሚለው እንግዲህ ሀሳብን የመግለጽ ችሎታ ነው? አንድ ሰው ያወቀውን ያየውን የሰማውን ነገር በደንብ ግልጽ አድርጎ ለሰዎች ማውራት ከቻለ ያ ሰው በተለይ በኢትዮጵያ ለተለያዩ ሹመቶችም ሊበቃ ይችላል ማለት ነው። ሚናገር ሰው ሀሳብ የሚያፈልቅ ሰው ለተለያዩ ፖለቲካዊ ሹመቶች ለተለያዩ ለመሪነት ይበቃል። ማነው ስለዚህ እነዚህ የሚናገሩ ሰዎች ሀሳባቸውን የሚገልጹ ሰዎች በተለይ በፖለቲካው አለም ሲሳተፉ ይታያሉ። ሲከራከሩ መንግስትን ተቃውመው የራሳቸውን ድርጅት ፈጥረው በማውራት ብቻ ህብረተሰቡን የሚያሳምኑት ምክንያቱም አሁን የፖለቲካ ድርጅት ሲመሰረት ያው አውርቶ ህብረተሰቡን የማሳመን ችሎታ ነው ብቃት ነው። አላማውን በግልጽ እኔ ብመረጥ እነዚህን እነዚህን ስራዎች እሰራለሁ የኔ ይሄን አደርጋለሁ ይሄን ይሄንን ችግር እፈታለሁ። እነዚህ እነዚህን ነገሮች አስቀራለሁ እነዚህ እነዚህ እንዲቀጥሉ አደርጋለሁ ብሎ ህብረተሰቡን የማሳመን ስራ ነው እና መናገር በጣም ትልቅ ነገር ነው። መናገር አንዳንዴም ያው ጥሩ የማይሆንባቸው አጋጣሚዎች አሉ ዝም ብለን ባገኘነው አጋጣሚ ምንለፈልፍ የምንናገር ከሆነ በረፈለፉ ይጠፉ ይባላል ብዙ ጊዜ እና ብዙ ጊዜ ስንለፈልፍ የሚመለከተንን የማይመለከተንን በምናወራበት ጊዜ ያ የራሱ የሆነ ጉዳት ችግር ሊያመጣብን ይችላል ማለት ነው። አላስፈላጊውን መረጃዎችን ላልተፈለገ ሰው ልንሰጥ እንችላለን ማለት ነው። ስለዚህ በዚህ ጊዜ ደግሞ በራሳችን ላይ በቤተሰባችን በአካባቢያችን ችግር ልንፈጥር እንችላለን ማለት ነው። ስለዚህ ወሬ በሚወራበት ጊዜ ተጨባጭነት ያለው እውነትነት ያለው ሰዎች አምነው ሊቀበሉት የሚችል በጣም የተረጋገጠ መሆን አለበት እንጂ ዝም ብለን እንዲሁ የምናወራ ከሆነ የራሱ ችግር ያመጣል ማለት ነው። ስለዚህ ያላየነውን አይተናል ብለን ለምሳሌ ብንመሰክር ብንናገር ይሄ በጣም አንደኛ በምንመሰክርበት ሰው ላይ ችግርን እንፈጥራለን በራሳችን ላይም በአዋራ የሚመጣው መዘዝ በጣም ከፍተኛ ሊሆን ይችላል ማለት ነው። ስለዚህ መናገር በጣም ጥሩ ነው። ጎን አለው ጥሩ ጎን ያመዝናል በአግባቡ ከተጠቀምንበት መናገር የሚችል ሰው ነው ብዙ ሰዎች ብዙ ሰዎችን መርዳት የሚችለው ለምሳሌ መምህር መምህርነቱን የሚያስተምረው በመናገር ነው በመለፍለፍ በመጮህ ነው። ተማሪዎች እውቀቱን ከመምህሩ ወደ ተማሪዎች የሚተላለፈው በደንብ ሀሳቡን የተረዳውን ነገር ያወቀውን ነገር ግልጽ አድርጎ ለእነሱ ሲናገር ነው እና መናገር ብዙ ጥቅሞች አሉት ማለት ነው። ስለዚህ መምህር ለመሆን የፖለቲካ መሪ ለመሆን ሌላም የወረዳ አስተዳዳሪ ቀበሌ የዞን አስተዳዳሪ ለመሆን ሀሳብን በደንብ በግልጽ በእውነተኛ እውነትን መሰረት አድርጎ መናገር መቻል አለበት ማለት ነው። ከዛ ውጪ ግን ዝም ብሎ መናገር ችግር ያመጣል ማለት ነው። ዝም ብለን በሬ ወለድ የሆነ ወሬ ዝም ብለን የምናወራ ከሆነ ህብረተሰቡ እውነታውን መድረሱ አይቀርም። እና ህብረተሰቡ አይረዳም አያውቀውም ብለን ዝም ብለን የምንናገር ከሆነ ህብረተሰቡ እውነቱን ባወቀ ጊዜ እኛን የሆነ ጊዜ እውነት እውነትን እንኳን ብንናገር አይቀበለንም ማለት ነው። ስለዚህ ስናወራ ጥንቃቄ አድርገን ሀገርን የማይጎዳ አካባቢን ራስን የማይጎዳ መሆን አለበት ማለት ነው። ስለዚህ ለምሳሌ አንዳንድ በማህበራዊ ሚዲያ የተለያዩ ጽሁፎችን የሚለቁ አሉ የሚናገሩ አሉ በዩቲዩብ አማካኝነት በቲክቶክ አማካኝነት የተለያዩ መረጃዎችን ለህብረተሰቡ ሚያደርሱ አሉ እና እነሱም ይጣራል ህብረተሰቡ ያጣራል የሰውዬ የሚያወራው እውነት ነው ወይስ ውሸት ነው ከዚህ በፊት ያወራቸው ነገሮች እውነት ናቸው ወይስ ትክክል ናቸው ብሎ መረጃዎችን በትክክል ይሰበሰባል እና ያጣራል ማለት ነው። ስለዚህ እውነታው መታወቅ አለበት

ፋይል ይላል እንግዲህ ፋይል ማለት ያው የተለያዩ መረጃዎችን አንድ ላይ ጠቅለል አድርጎ የሚይዝ መረጃ ነው ወይም ደግሞ የተጠራቀመ ወረቀትን ነው ማለት ነው። ለምሳሌ ፋይል እኔ በ ለምሳሌ የኔን ፋይል ዩኒቨርሲቲው የራሴ የሆነ ፋይል ቁጥር ሰጥቶ መደርደሪያ ውስጥ አለ ማለት ነው። የእያንዳንዱ የዩኒቨርሲቲው ሰራተኛ የተቃጠረበት ቀን ደሞዙ የሰራው ስራ የሚሰራው ስራ። በሙሉ መረጃዎች ተሰንደው ደሞዝ በስንት እንደተቀጠረ አሁን ያለው ደሞዝ የሚከፈለው። እድገት በሚመጣ ጊዜ የተለያዩ ደብዳቤዎች በሚኖሩ ጊዜ የጥፋት ሊሆን ይችላል የሽልማት የምስክር ወረቀቶች ሊሆኑ ይችላሉ እነዚህ ሁሉ ፋይሎች አንድ ላይ ፋይል ተብለው ከዚያ መዝገብ ቤት ይቀመጣሉ ማለት ነው። ስለዚህ መዝገብ ቤት የተቀመጡትን ነገሮች እኔ በምፈልግበት ጊዜ የሆነ መረጃ ስፈልግ ለየስራ ልምድ ለመጽሐፍ ሊሆን ይችላል መቼ እንደተቀጠሩ ያለውን ነገር እንትን ብሎ እዚያ ጋር አውጥተ አይተው ይሰጡኛል ማለት ነው። ስለዚህ ፋይል ማለት የአንድን ሰው መረጃዎቹን የሚያስፈልጉ መረጃዎችን በየጊዜው የሚጻፉ ደብዳቤዎችን የሚሰሩ ስራዎችን ጠቅለል አድርጎ የሚይዝ አንድ ዶክመንት ነው ማለት ነው። ስለዚህ ፋይል የተለያዩ ፋይሎች አሉ ለምሳሌ ፍርድ ቤት አካባቢ በምንሄድበት ጊዜ ፋይል አንድ ከሳሽ እና ተከሳሽ በሚካሰሱበት ጊዜ የራሱ ፋይል አለ ማለት ነው። ስለዚህ ከሳሹ ተከሳሹን የሚከስበት በምን ዙሪያ ነው የከሰሰው ምን ምን ማስረጃዎችን አቅርቧል? ተከሰሾችቹ ምን ማስረጃ አቀረበ የሚሉ እያንዳንዱ ፋይል ተመዝግበ ትቀመጣለች ማለት ነው። ስለዚህ እነዚህ ፋይሎች ወደኋላ እየታዩ ምን ነበረ አሁን ምን ላይ ደረሰ የሚለውን የህግ ባለሙያዎች እያዩ ውሳኔዎችን ያስተላልፋሉ ማለት ነው። ስለዚህ ሲያስተላልፉ ቅጣቶችን ቅጣቶች ይኖራሉ የእስር ቅጣት ሊኖር ይችላል የገንዘብ ቅጣት ሊኖር ይችላል እስከ ሞት ፍርድ ድረስ ሊቀዱ ይችላሉ ማለት ነው። ስለዚህ ያ መረጃው ሪከርዱ ከዚህ በፊት ክስ ነበረበት ወይ ከዚህ በፊት ወንጀል ሰርቶ ያውቃል ወይ የሚሉ መረጃዎቹ በሙሉ ፋይል ላይ ይቀመጣሉ ይታያሉ ይዘረዘራሉ ማለት ነው። ስለዚህ ፋይሎች በጣም ወሳኝ ናቸው ማለት ነው። እኔ አሁን ከ ተከስሼ ፍርድ ቤት ብሄድ ከዚህ በፊት ክስ ነበረበት ወይስ የለበትም የሚለውን ፋይሌ ታይቶ እንትን ይላል ማለት ነው። በምሰራበት የስራ ቦታ እንደዚሁ ይሄ ልጅ ለሆነ ስራ ደብዳቤ እንዲጻፍልኝ ብፈልግ ይሄ ልጅ ከዚህ በፊት የሰራተኛ ከዚህ በፊት ጥፋት አጥፍቶ ያውቃል ወይ ካጠፋስ ወንጀሉ ተነስቶለታል ወይ ከጥፋቱ ታርሟል ወይ ምን ማቅለያ አለው የሚሉት እያንዳንዱን መረጃዎች ተሰንደው ይቀመጣሉ ማለት ነው። ከዚህም በተጨማሪ በከተማ አገልግሎት ዘርፍ ውስጥ በምንሄድበት ጊዜ የተለያዩ ፋይሎች አሉ ለምሳሌ የእያንዳንዱ ግለሰብ የቤት ፋየል አለ መረጃው ቤቱ ምን አይነት ነው በስንት ካሬ ሜትር ላይ ያረፈ ነው የቦታው ጠቅላላ ስፋት ስንት ነው ከምንድነው የተሰራ ያለበት ደረጃ ባዶ ቦታ ነው ኮለን የቆመ ነው ወይስ ጭቃ ቤት ነው ብሎኬት ቤት ነው የሚሉ የተለያዩ መረጃዎች እዚያ ፋይል ላይ ይመዘገባሉ ይቀመጣሉ ማለት ነው። ስለዚህ ለምሳሌ የሆነ ክስ እንኳን ቢመጣበት መረጃ ከዚህ በፊት ተከሶ ያውቃል ወይ በማን ስም ነው ያለ ሚስት አለው ወይ ልጅ አለው ወይ ሚስቱ ከዚህ ጋር ተመዝግባለች ወይ የሚሉ እያንዳንዱ መረጃዎች በትክክል ተሰንደው እዚያ ጋር ይቀመጣሉ ማለት ነው። ስለዚህ ያ ቤት የሆነ ክስ ቢመጣበት በሆነ አጋጣሚ የማን ነበረ ከዚህ በፊት የማን ነው ስፋቱ ምን ያህል ነው ጎረቤቶች እነማን ናቸው በሰሜን በምስራቅ በምዕራብ በደቡብ ማን ማን ያዋስኑታል ተብሎ በደንብ በዝርዝር ይቀመጣል ስለዚህ ያ መረጃ እንትን ይላል ማለት ነው። ለሚፈለግ አላማ ይውላል ማለት ነው ከዚህም በተጨማሪ ለመሸጥ ቢፈልግ ወይም ደግሞ ብድር ለመበደር ቢፈልግ ከዚያ ፋይል ላይ ታይቶ መረጃ ይጻፍለታል ማለት ነው። ስለዚህ ፋይሎች በጣም ወሳኝ ናቸው። ምክንያቱም ፋይል ማለት ብዙ መረጃዎችን በአንድ ላይ ጠቅለል አድርጎ የሚይዝ ነው ለምሳሌ እያንዳንዱ ግለሰብም የራሱ የሆነ ፋይል ሊኖረው ይገባል ቢሮ ውስጥ ሊሆን ይችላል ቤቱ ውስጥ የተለያዩ ደብዳቤዎች የስራ ቦታ ደብዳቤዎች ሊሆኑ ይችላሉ። በማህበረሰቡ ዙሪያ በማህበረሰቡ ዙሪያ ያገኛቸው ደብዳቤዎች ሊኖሩ ሊኖሩ ይችላሉ እንደዚህ ስለዚህ በስራየት በፋይል መልክ ማስቀመጥ አለበት ማለት ነው

ሆድ ይላል እንግዲህ ሆድ ማለት ያው የአንዱ የሰውነታችን ክፍል ነው። ምግብ በምንበላበት ጊዜ ውሃ በምንጠጣበት ጊዜ ሻይ በምንጠጣበት ጊዜ ወይም የተለያዩ ነገሮችን በምንመገብበት ጊዜ ምግብ የሚጠራቀምበት ቦታ ነው ሆድ ተብሎ የሚጠራው ማለት ነው። ስለዚህ ሆድ በውስጡ የተለያዩ የሰውነት ክፍሎች ይኖሩታል ለምሳሌ ጨጓራ ይኖራል ሳምባ ልብ ኩላሊት እና ሌሎችም አንጀት ቀጭን አንጀት እና ወፍራም አንጀት የሚባሉ ነገሮችን በአንድ ላይ ጉበት ቆሽት ምናምን የሚባሉ ነገሮች አሉ። ስለዚህ እነዚህን ነገሮች በአንድ ላይ ጠርቀምቀም አድርጎ ሆድ ወይም ደግሞ የሆድ እቃ ይባላል ማለት ነው። ስለዚህ እዚህ ውስጥ ላይ የምመገበው ምግብ ቀጥታ ሄዶ ይጠራቀማል። ይሄ የተጠራቀመ ምግብ ደግሞ ቀስ በቀስ የምግብ እንሸርሸሪት የሚባል አለ በዚያ ምግብ እንሸርሸሪት በሚባለው ፕሮሰስ ምግቡ እየተጣራ ጠቃሚ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮች ወደ ደም በደም አማካኝነት በሃይል ሀይልና ሙቀት ሊሆኑ ይችላሉ። ፕሮቲን ወይም ደግሞ ሰውነትን የሚገነቡ ሊሆን ይችላሉ በሽታ ተከላካይ ሊሆኑ ይችላሉ። እነዚህ ነገሮች በደም አማካኝነት ለሰውነታችን አገልግሎት ይሰጣሉ ማለት ነው። የማያስፈልጉ ነገሮች ደግሞ የሚጸዳዱ ነገሮች አሉ እነዚያ ደግሞ በስርዓት ተንሸራሽረው በወፍራም አንጀት በቀጭኑ አንጀት አድርገው ወደ ውጭ ይወገዳሉ ማለት ነው። ስለዚህ ሆድ ብዙ ነገሮች የሚከናወኑበት ዋናው መሰረቱ መሰረታዊ የሆኑ ለሰው ልጆች የሚያስፈልጉ ሀይልና ሙቀት የሚሰጡ ምግቦች በሽታን የሚከላከሉት ምግቦች የሚገኙት ከዛ ሆድ ውስጥ ፕሮሰስ ተደርጎ በሚገኙ ምግብ ነው ማለት ነው። ስለዚህ በጣም ምግብ ምግብን ለመፍጨት ለማኘክ እና ወደሚፈለገው ንጥረ ነገር ወደሚፈለገው የምግብ አይነት ለመቀየር ሆድ በጣም አስፈላጊ ነው። ምግብን አንድ ላይ አጠራቅሞ በመያዝ ማለት ነው። ስለዚህ ሆድ ያው ሆዳችን ብዙ ጊዜ ታመመ ይባላል ሆዴን አመመኝ ይባላል ስለዚህ የምንበላው ምግብ ሳይመቸን ሲቀር የተለያዩ ባክቴሪያዎች ፈንገሶች ቫይረሶች ተፈጥረው ያንን ነገር ሲጎዱት ወይ ካሉት የሰውነታችን ክፍሎች ውስጥ የሆነው ፓርት ለምሳሌ ጨንጓራችንን ሊጎዳ ይችላል። ጨንጓራችን ከተጎዳ ደግሞ ምግብን ምግብ በምንመገብበት ጊዜ ምን ይላል ያቃጥለናል በምግብ በስርዓት አይፈጭም ቶሎ አይፈጭም ምክንያቱም ጨጓራ ሲጎዳ ፀጉር ፀጉር የመሳሰሉ ነገሮች አሉ እነዛ ይመለጣሉ ማለት ነው። ስለዚህ ሲመለጥ ልክ የምንወስደው ምግብ ቀጥታ ሄዶ እዛ ከተመለጠው ቦታ ላይ ያልፋል ማለት ነው። በዚያን ወቅት ደግሞ እኛ ያቃጥለናል ጨጓራችን አመመን እንላለን እና ብዙ ጊዜ ምግብ በምንበገበት ጊዜ የተሻለ ምግብ መውሰድ አለብን። ጨጓራ ሊቆዱ የማይችሉ በአንዴ ብዙ ምግብ አለመመገብ ምክንያቱም ብዙ ምግብ ስንመገብ ልክ ሆዳችን ላይ ሄዶ ይጠራቀማል በስርዓት ቶሎ ቶሎ ለመፍጨት ይቸገራል ማለት ነው። እንቅስቃሴ ለማድረግ ራሱ የምንቸገርበት አጋጣሚ አለ ማለት ነው። ስለዚህ በደንብ የተመጣጠነ ምግብ የሚመቸንም ለአንዱ የሚመቸው ምግብ ለአንዱ ላይመቸው ይችላል። አንዱ ምክንያቱም እዛ ውስጥ ያሉ የሰውነታችን አካል ክፍሎች በተለያየ ምክንያት የሆነ አካላቸው ሊጎዳ ይችላል ማለት ነው። ሳምባችን ሊጎዳ ይችላል ይሄ ቀጭኑ አንጀት ላይ ጉዳት ሊደርስበት ይችላል ወፍራም አንጀት ላይ ጉዳት ሊደርስበት ይችላል። እና እነዛ ነገሮች በጥንቃቄ መመገብ አለብን እኔ ለምሳሌ ቡና ስጠጣ በጣም የሚያቃጥለኝ ከሆነ ቡና መጠጣት ማቆም አለብኝ ትኩስ ነገር መጠጣት ማቆም አለብኝ አረቂ ነገሮችን መውሰድ ማቆም አለብኝ ማለት ነው። ከዛ ውጪ ግን ዝም ብዬ የምወስድ ከሆነ እያመመኝ ሆዴን ሊያመኝ ይችላል የሆድ መነፋት ቁርጠት የመሳሰሉት ነገሮች ሊከሰቱ ይችላሉ ማለት ነው። ስለዚህ በጣም በሚያመን ጊዜ ያው ወደ ህክምና ሄደን የህክምና እርዳታ ማግኘት አለብን። መታከም አለብን መመርመር አለብን የተለያዩ ላብራቶሪ ምርመራዎች የደም ምርመራ አለ የሰገራ የሽንት ምርመራ አለ። ስለዚህ እነሱን ነገሮች ማካሄድ አለብን ምክንያቱም ሆዳችን ውስጥ ችግር ካለ ምግብ በስርዓት አይፈጭም የሚፈልገውን አገልግሎት ማግኘት ስለማንችል ውስጥ የሚገቡ ነገሮችንም በደንብ በጥንቃቄ ማየት አለብን ማለት ነው

ስሜ ነው ይላል እንግዲህ ስሜ ነው ማለት ስሜ ስም ማለት ያው ያንድ ሰው የራሱ የሆነ መጠሪያ ይኖረዋል ለምሳሌ እኔ ጌትነት እባላለሁ ጌትነት መኳንንት በቀለ እስከ አያቴ ስናገር ማለት ነው። ስለዚህ ጌትነት መኳንንት በቀለ የኔ ልዩ የሆነ መጠሪያዬ ነው ማለት ነው። ከእኔ ውጭ በዚህ ስሜ የሚጠራ ሰው የለም ማለት ነው ምናልባት በአጋጣሚ አልፎ አልፎ ከስንት አንድ ከመቶ አንድ ሊኖር ይችላል። ለምሳሌ ጌትነት የሚባል ብዙ አለ ግን ጌትነት ጌትነት የምንባል ከሆነ የአባታችን ስም አለ ማለት ነው። ጌትነት መኳንንት ወደሚለው እንሄዳለን ጌትነት መኳንንት የአባት የኔና የአባቴ ስም የሚመሳሰልባቸው ነገሮች አጋጣሚዎች ዝቅተኛ ናቸው። ስለዚህ ብዙ ጊዜ ጌትነት መኳንንት ነኝ ካለ ሁለት ጌትነቶች ካሉ ጌትነት መኳንንት ሊኖር ይችላል። ጌትነት አብራሃም ለምሳሌ ጌትነት አብራሃም የሚባል ጓደኛ አለኝ። ስለዚህ ምንለያየው በምንድነው ጌትነት መኳንንት ጌትነት አብራም በማለት ማለት ነው። የአባታችን ስም በመናገር አጋጣሚ ደግሞ አሁንም የአባታችን እና የኔ ስም ሁለቱን የሚመሳሰል ከሆነ ጌትነት መኳንንት ጌትነት መኳንንት የሚባል ከሆነ የሆነ ሰው መለያችን አያታችን ነው ማለት ነው። መቼም እስከ ሶስተኛው እስከ አያት ድረስ ተመሳሳይ የሚሆንበት አጋጣሚ በጣም ዝቅተኛ ስለሚሆን ለምሳሌ እኔ ጌትነት መኳንንት በቀለ እባላለሁ ሌላው ደግሞ ጌትነት መኳንንት አበበ ሊባል ይችላል። አለሙ ሊባል ይችላል የአያቱ ስም ማለት ነው ስለዚህ በዚህ ይለያል ማለት ነው። ስለዚህ አሁን ጌትነት መኳንት በቀለ ማለት ለኔ ልዩ የሆነች መጠሪያ ስሜ ናት ማለት ነው። በእኔ አካባቢ ብዙ እንደዚህ አይነት የተለመደ አይነት ስም ያለው የለም ስለዚ ጌትነት መኳንንት በቀለ ነው ከተባለ እኔን ይገልጻል የኔ ስሜ ነው ማለት ነው። ስሜ ነው ብዬ እናገራለሁ ማለት ነው። ለምሳሌ የሆነ ቦታ ለምዝገባ ሊሆን ይችላል ወይም ደግሞ የሆነ የማላውቃቸው ሰዎች ጋር ሄጄ ከሆነ ጌትነት መኳንንት የሚባል የሚባለው የኔ ስምዬ ነው ለብዬ ልነግራችሁ እችላለሁ የኔ ልጁ መለያዬ ነው። ስለዚህ ሌላ እየትነት የሚባል እከለለ እጅነት ብሎ እኔን ይጠሩኛል ሌላ እጅነት የሚባል ካለ ደግሞ እጅነት መኳንንት ብሎ ከዛኛው ልጅ ለመለየት ጌትነት መኳንት ብሎ የኔን ይጠሩኛል ማለት ነው። ስለዚህ ስሜ ነው ማለት የኔን መጠሪያ ለኔ ብቻ የምጠቀምባት መጠሪያ ስሜ ናት ተብሎ ይጠቀሳል ማለት ነው። ስለዚህ ስሜ ነው የሚለው ሁሉም ሰው ሁሉም ነገር የራሱ የሆነ መለያ ስም አለው ለምሳሌ ሰው የራሱ የሆነ ስም መለያ አለው። ሰው ብቻ ሳይሆን እንስሳት ራሱ ከሰው ልጅ ጋር ልማድ የሆኑ እንስሳት የራሳቸውን ስም አላቸው። አሁን ከቦታዎችን እንኳን በምናይበት ጊዜ ገበሬዎች ለእንስሳቶቻቸው ለበሬዎቻቸው ለላማዎቻቸው ለጥጮቻቸው ስም ያወጡላቸው አልማዝ ነው። ለምሳሌ አሁን የኔ ቤተሰቦች ለከብቶቻቸው ከማስታወሳቸው ባለው የምትባላ ማለች ሶራ የምትባላ ማለች ሻሸ የምትባላ ማለች ስለዚህ እነዚህ እንደዚህ አይነት ስሞች አደይ የምትባል ዘረጎ የምትባል ላማ አለች። እና እነዚህ እነዚህን የመሳሰሉ ስሞች ለእነዚህ አካባቢዎች እንኳን መለያ አድርጎ ይወጣላቸዋል በሮቹም እንደዚሁ ወርቅ ኮሎ ዳመና መዳብ እንደዚህ እየመሳሰሉ የበሬ መለያ አላቸው ማን ነው እና ይለያሉ ከሁለተኛ ራሱ ጃሪ ስትለው ዞር ይላል ማለት ነው። ወደሆነ ቦታ እየሄደ ከሆነ ወይ ይቆማል ወይ ዙሮ ያይሃል ማለት ነው ያይሃል ማለት ነው። እና ይሄ ስም ስሜ ነው የሚለው እንግዲህ አንድን ነገር ከሌላው ለመለየት የምንጠቀምበት ነው ማለት ነው ስለዚህ ከቤት ያሉ ቁሳቁሶች እንኳን እያንዳንዱ ቁሳቁስ የራሱ ስም አለው ማለት ነው። ስኒ ብንል አሁን የራሷ አይደንቲቲ የራሷ የሆነ ዱይ የሆነ ነጠሪያው ነው ጀበላ ብንል ብርጭቆ ብንል ጀሪካን ብንል በቃ አንዱን ንቃቅ አንዱ የምንለይበት የዜራ ራሱ የሆነ ስም ነው ማለት ነው። ስለዚህ ስም የነው ይላሉ ሰዎች መጥተው አሁን የስምሽ ነው ምናምን ይባላል እና ተማሪዎች ከትምህርት የት መጣው በሚመዘገቡበት ሳል ሰዓት ስሜን ስሜ ነው ይላሉ ይሄ ስሜ ነው። ለምሳሌ ዝም ብዬ ብጣራራ እንደሚል የሆነን ሰው አበበ ብዬ ብጣራ ዞር ሊል ይችላል እኔ ሌላ ሰው ብጠራ እሱ ግን የኔ ስሜ ነው ሊለኝ ይችላል ማነው ዞር ብሎ ምንድነው? ይላል በዚህ በዚህ አጋጣሚ ያ ስም አበበ የሚባል ሌላ ሰው ካለ አብሮ ዞር ይላል ግን አይቶም ሰውየውን ያውቀዋል ወይስ አያውቀውም የሚለውን ቀለዬ በኋላ ሰርቦን ይቀጥራል ማለት ነው። ስለዚህ ስም አንድ ሰው ልዩ የሆነች መጣሪያው ናት ማለት ነው

ዛሬ ይላል እንግዲህ ዛሬ ማለት እለትን የሚገልጥ እለቱን ዛሬ ነገ ትላንት ከትላንት ወዲያ ከነገ ወዲያ እያልን እንለያቸዋለን ማለት ነው። ስለዚህ ዛሬ ማለት የዛሬዋን እለት የዛሬዋን ቀን ቀን ያመለክተናል ማለት ነው። ስለዚህ ዛሬ የሚሰሩ ስራዎች ይኖራሉ ለምሳሌ ዛሬ ሰንበት ነው። በሰንበት የሚሰሩ ስራዎች ሰዎች ተነስተው በጧት ተነስተው ወደ ቤተክርስቲያን ይሄዳሉ ቤተክርስቲያን ሄደው ይሳለማሉ ሃይማኖታዊ ስርዓት ይፈጸምበታል ጸሎት ይካሄዳል። የትምህርት መርሃግብር በሃይማኖት አባቶች ይሰጣል የተለያዩ ምክሮች አስተያየቶች ይሰጣሉ ማለት ነው። እና ለህብረተሰቡ ጠቃሚ የሆኑ ነገሮች ይሰጣሉ በዛሬው እለት ማነው? ስለዚህ ዛሬ የሚለው አሁን እየተደረጉ ያሉ ክንዋኔዎችን የምናመለክት የምናመለክትበት ነው ማለት ነው። እና ዛሬ የሚለው ለምሳሌ ዛሬ ፈተና ይኖራል ይባላል። አሁን ትምህርት በምናስተምርበት ጊዜ ዛሬ ፈተና አለ ካልኩ። ድንገተኛ የሆነ ነገር ነው ማለት ነው። ስለዚህ ለዛች ድንገተኛ የሆነች ፈተና መዘጋጀት አለባቸው ማንበብ አለባቸው ማጥናት አለባቸው ልክ ፈተና እስከሚገቡበት ሰዓት ድረስ ያለችዋን ጊዜ በአግባቡ ተጠቅመው ፈተናቸውን ለዛሬ እውቀታቸውን ማሻሻል አለባቸው ማወቅ የሚገባቸውን ነገር። ማወቅ ይችላሉ ማለት ነው። ከዛ ውጪ ግን በፈተና ነው መውደቅ ሊመጣ ይችላል ከትምህርት ቤት መባረር ሊመጣ ይችላል። የሚፈለገውን እውቀት ሳይኖረን ቀርቶ ከሆነ ቦታ ልንባረር ልንሰናበት እንችላለን ማለት ነው። ስለዚህ ዛሬ የሚለው በዛሬው እለት ምን ምን ክንዋኔዎች ይከናወናሉ የሚለውን ይገልጻል ማለት ነው። ስለዚህ ዛሬ ለምሳሌ ሰርግ ከሆነ የሰርግ ቀን ከሆነ። በዚህ የሰርግ ቀን ውስጥ ምን ምን ስራዎችን እንሰራለን ዛሬ ምን ምን ተግባራትን እናከናውናለን ብለን እቅድ የምናወጣበት እና እነዚህ አይነት እቅዶች በቅደም ተከተላቸው መሰረት የምናከናውንበት ይሆናል ማለት ነው። ስለዚህ ሰርግ ካለ በዚያ ሰርግ የተለያዩ ሰዎች የተለያየ የስራ ድርሻ አላቸው። ስለዚህ ለምሳሌ እኔ አሁን ከእኔ ቤተሰብ የሆነ ሰው የሚያገባ ቢሆን ለምሳሌ እህቴ በቅርቡ ባላ አግብታለች እና በዚያን ቀን ምንድነው ያደረግነው? እኔ በጧት ተነስቼ ያው የሚሰሩ ስራዎች አንዳንድ ዝግጅቶችን ማደርግ ለሚመጡት እንግዶች ምግብ ጠላ የመስጠት የማስቀመጥ በስርዓት ልጆች አሉ ልጆችን የማሰማራት እንዳይረብሹ እንዳይወድቁ እንዳይጎዱ ጉዳት እንዳይደርስባቸው። አስፈላጊውን እንክብካቤ ማድረግ አስተያየት መስጠት። ስራ እንዲሰሩ ሰው ሲመጣ እንዲያስተናግዱ። በህብረት ተባብረው ተናበው እንዲሰሩ ይሄን ይሄን ስራ ሳደርግ ነበር። ስለዚህ በዚያን ዛሬ በሚለው ቀን ያ ማለት በኔ ለኔ ዛሬ የሚለውን ያስታውሳል ማለት ነው። ስለዚህ እነዚህ እነዚህን ስራዎች ስሰራ ነበር ለምሳሌ በዛሬው ቀን እኔ አሁን ምን እየሰራሁ ነው ብል ዛሬ ሰንበት ነው። አጋጣሚ ያው ወደ ቤተክርስቲያን መሄድ ነበረብኝ አልሄድኩኝም። ወደ ግቢ ወደ ስራ ቦታ ገብቼ ኢንተርኔት ባለበት ቦታ ላይ ነው ያለውት ስለዚህ ኢንተርኔት ላይ ቁጭ ብዬ። አሁን እንደዚህ አይነት ንግግር እያደረኩ ነው። ዛሬ እንደዚህ አይነት ንግግር አድርጌ ለራሴ ለቤተሰቤ ተጨማሪ ገቢ የማገኝበትን ስራ እየሰራሁ ነው ማለት ነው። ስለዚህ ዛሬ የኔ ስራ ምንድነው ማለት ነው? እዚህ ጋር ቁጭ ብዬ የተለያዩ ርዕሶች ይመጡልኛል በእነዛ ርዕሶች መሰረት አድርጌ እነዛን ርዕሶች መሰረት አድርጌ ንግግር አደርጋለሁ ማለት ነው። ይሄን ንግግር ደግሞ የሚፈልገው ሰው ወርዶ ወስዶ ለሚፈልገው አላማ ይጠቀምበታል። ለኔ ግን አስፈላጊ የሆነ ክፍያ ይከፍለኛል ማለት ነው። ስለዚህ ያንን ክፍያ ለማድረግ እኔ ይሄንን የሚጠበቅብኝን ንግግር አደርጋለሁ እሰራለሁ ማለት ነው። ከዛ በተጨማሪ ይሄንን ከጨረስኩ በኋላ ወደ ቤተሰብ ሄጄ ከቤተሰቦቼ ጋር ምሳ የመብላት ቡና የመጠጣት። አደርጋለሁ ከዛ ቁጭ ብዬ ውይይት የማድረግ የመጫወት ነገሮችን አደርጋለሁ። ከዛ በኋላ ደግሞ ወደ ፑል ቤት ወደ ጓደኞቼ ሄጄ ፑል ከረንቡላ እጫወታለሁ ማለት ነው። ከጓደኞቼ ጋር ኳስ ዛሬ ሰንበት ነው የተለያዩ የእንግሊዝ ፕሪሚየር ሊግ የስፔን ላሊጋ የስፔን ላሊጋ የጣሊያን ሲሬ ጨዋታዎች አሉ። ስለዚህ እነዛን ቁጭ ብዬ ዴስቲቪ ቤት በመሄድ ቁጭ ብዬ ዛሬ አያለሁ እስከ ምሽት ማለት ነው። ከዛ ሲመሽ ወደ ቤቴ እጄ ነገ የሚቀጥለውን ስራ ለመስራት ደግሞ ዝግጅት አደርጋለሁ ማለት ነው። ስለዚህ ዛሬ የሚለው የዛሬዋን እለት ነው የሚገልጽልኝ

እርዳታ እፈልጋለሁ ይላል እንግዲህ እርዳታ እፈልጋለሁ ማለት እገዛ የተለያዩ እገዛዎችን ከተለያዩ ሰዎች እፈልጋለሁ ከአንድ ሰው ሊሆን ይችላል፣ ከሁለት ሰው እርዳታ ያስፈልገኛል ይባላል እና ስለዚህ እርዳታ ለምሳሌ የገንዘብ እርዳታ፣ የተለያዩ ቁሳቁሶች እርዳታ፣ የቤት እርዳታ ሊሆን ይችላል ወይም ደግሞ ሌላ የምክር እርዳታ ሊሆን ይችላል። ስለዚህ እርዳታ በምንፈልግበት ጊዜ ከሰዎች እርዳታን እፈልጋለሁ ብዬ ብለን እንነጋገራለን ማለት ነው። ስለዚህ ለምሳሌ እኔ የሆነ ወቅት ትንሽ አሞኝ ነበር እና በዛን ወቅት ሲያመኝ ምንድነው የተለያዩ እርዳታዎችን ከተለያዩ ሰዎች ተደርጎልኛል ማለት ነው። ለምሳሌ ወደ ህክምና ወስደውኛል፣ ከህክምና ወስደው አሳክመው አሳክመውኛል፣ ከታከምኩኝ በኋላም ቶሎ ከሆስፒታል ስላልወጣሁኝ ምንድነው እዛው በተራ እንትን እያሉ ያሳክሙኝ ነበር፣ ያሳድግ አብረውኝ ያድሩ ነበር፣ ይውሉ ነበር፣ የሚያስፈልገኝን ነገር ያመጡልኝ ነበር እና በዚያን ወቅት እኔ እርዳታ እፈልጋለሁ ብዬ ለጓደኞቼ ልክ ተናገሩኝ ማለት ነው። ከዚህም በተጨማሪ የገንዘብ እርዳታ ያደርጉልኛል ብዬ ላሰብኳቸው ለወንድሞቼ፣ ለእህቶቼ ወይም ለእናት፣ አባቴ በመደወል እንደዚህ እንደዚህ ስላመመኝ ወደ ህክምና ስለሄድሁኝ የገንዘብ እርዳታ እፈልጋለሁ ብዬ ደወልሁላቸው። ስለዚህ እነሱም አቅማቸው በፈቀደው መሰረት እርዳታ አደረጉልኝ። የገንዘብ እርዳታ አደረጉልኝ። ላኩልኝ ገንዘብ። ስለዚህ ያንን ገንዘብ እኔም ለህክምናዬ አዋልኩት ማለት ነው። ከዚህም በተጨማሪ መጠው አይተውኝ አጽናንተውኝ ነው የሄዱና በዚህ አጋጣሚ ማመስገን እፈልጋለሁ። እርዳታ ሲደረግልን የምንፈልገው እርዳታ ከተደረገን ከተደረገልን በኋላ እኛ ደግሞ ማመስገን ነው ያለብን። ስለዚህ እናመሰግናለን። ፈጣሪ የተሻለ ነገር እንዲሰጣቸው። ጥሩ ነገር እንዲገጥማቸው፣ ለኔ ብሎ ያወጡትን ነገር እንዲተካላቸው፣ በጥፍ አድርጎ ጸሎት አደርጋለሁ ወይም እመርቃለሁ አመሰግናለሁ ማለት ነው። ስለዚህ እርዳታ ያው ሰው የሰው ልጅ በሚኖርበት ጊዜ ምድር ላይ ያው ሙሉ አይደለም። የተለያዩ እርዳታዎች ያስፈልጉታል ማለት ነው። ስለዚህ እነዚህን እርዳታዎች ከተለያዩ ሰዎች ከእህቱ፣ ከወንድሙ፣ ከእናቱ፣ ከአባቱም ከሚስቱ፣ ከልጆቹ ሊያገኝ ይችላል ማለት ነው። ስለዚህ ለምሳሌ እኔ አሁን ቤተሰቦቸ ህመም ቢያጋጥማቸው እርዳታ የገንዘብ ሊሆን ይችላል ወይም የሰው እርድ እገዛ ቢያስፈልጋቸው እኔ አስፈላጊውን ነገር ሁሉ አድርጌ እርዳታ አደርግላቸዋለሁ ማለት ነው። ምክንያቱም እነሱም እርዳታ ያስፈልገናል እርዳታ እፈልጋለሁ ብሎ በሚጠይቁኝ ጥያቄ መሰረት እኔም እገዛውን ማድረግ አለብኝ ማለት ነው። ምክንያቱም እገዛ ያው የሰው ልጅ በምድር ላይ ሲኖሩ የተለያዩ ፈተናዎች ያጋጥሙታል። የሀዘን፣ የደስታ ሊሆን ይችላል። የተለያዩ ገጠመኞች ሲገጥሙት ሰዎች ይረዳዳሉ ስለዚህ ያ እርዳታ የሚፈልግ ሰውም እርዳታ እፈልጋለሁ ብሎ ለሚመለከታ አካሎች እርዳታ ይጠይቃል ማለት ነው። ስለዚህ በያን እርዳታ ያገኛል ማለት ነው። ያ ሰው ስለዚህ እርዳታ በጣም በኢትዮጵያ ውስጥ መረዳዳት ባህል ነው። በተለይ ወደ ገጠሩ የሀገራችን ክፍል የተለያዩ መረዳጃ ነገሮች አሉ። ለምሳሌ በደቦ፣ አጨዳ ማጨድ፣ መውቃት፣ እርሻ ማረስ አለ። እንዲሁም በጋራ በቡድን በመሆን አቅመ ደካሞችን የማገዝ የነሱን መሬት የማረስ ቤታቸውን የመስራት የምረግ የማስተካከል ልብሳቸውን የማፀብ የማጠብ እነዚህንና የመሳሰሉትን ነገሮች ይደረጋል ማለት ነው። ስለዚህ ህብረተሰቡ አንድ ሰው ችግር በሚደርስበት ጊዜ አቅመ ደካማ በሚሆንበት ጊዜ ሰብሰብ በማለት እቅድ በማውጣት ሰዎችን ይረዳዳሉ ይተጋገዛሉ ማለት ነው። ስለዚህ ይሄ የመረዳዳት ባህላችን በጣም ጥሩ ደረጃ ላይ ያለ ነው ማለት ነው። ለምሳሌ የሆነ ከሆነ ቤተሰብ የሆነ ሰው ቢሞትበት ያ ቤተሰብ ችግር የደረሰበት ሰው እርዳታ እፈልጋለሁ ብሎ ለጎረቤቱ ለአካባቢው ማህበረሰብ ምን ይላል መልእክት ያስተላልፋል ማለት ነው። ስለዚህ መልእክት በሚያስተላልፍበት ጊዜ እነዚያ ሰዎች ደግሞ አንድ ላይ በመሆን የራሳቸውን አስተዋጽኦ በማድረግ ያን ሰው ያግዙታል ማለት ነው።

ማዳመጥ እንግዲህ አንድ ሰው በሚያወራበት ጊዜ በሚናገርበት ጊዜ በሚያስተምርበት ጊዜ ሊሆን ይችላል ያን መግለጫ በሚሰጥበት ጊዜ ያው ማዳነጥ ያስፈልጋል ማለት ነው ምክንያቱም እውቀት የሚገኘው መረጃ የሚገኘው በማዳመጥ ነው በመስማት ማለት ነው ስለዚህ ድምጽ ይኖራል የተለያዩ ድምጾች ይኖራሉ ስለዚህ እነዚያን ድምጾች በመስማት በማጣዳመጥ ምን ማድረግ አለን መረጃዎችን እንሰበስባለን ማለት ነው ስለዚህ ማዳመጥ የሚለው ቃል በጣም ትልቅ ነገር ነው እውቀትን ለማግኘት ሰው ራሱን ለመቀየር በትምህርቱ ጎበዝ ለሚሆን የተሻለ እውቀት ለመያዝ ማዳመጥ መቻል አለበት መስማት መቻል አለበት ሰው የሚናገረውን የሚያስተምረውን ማዳመጥ አለበት ማለት ነው ለምሳሌ ተማሪ ክላስ ውስጥ ክፍል ውስጥ ቁጭ ብሎ በሚማርበት ሰዓት በደንብ ማዳመጥ አለበት መምህሩ የሚሰጣቸውን ትምህርቶች የሚናገራቸውን ነገሮች እያንዳንዱን ቃል ምን ማለት እንደፈለገ በደንብ እያብራራ ሲናገር ተማሪዎች ደግሞ ቁጭ ብለው በደንብ ማዳመጥ አለባቸው መረበሽ የለባቸውም ወዲያ ወዲህ መንቀሳቀስ የለባቸውም ልክ ጸጥታ በሰፈነበት መንገድ ቁጭ ብለው ምን ማድረግ አለባቸው ማዳመጥ አለባቸው ማነው ካላዳመጡ ካልተማሩ ሄደው ቤት በሚያጠኑበት ጊዜ ፈተና በሚፈተኑበት ጊዜ ጥያቄ በሚጠየቁበት ጊዜ ጥያቄዎችን ሊመልሱ አይችሉም ፈተናዎችን ሊመልሱ አይችሉም ማለት ነው ስለዚህ ማዳመጥ ትልቅ ትልቅ የሆነ መረጃ የምናገኝበት ነገር ስለሆነ ለጥሩ አድማጭ መሆን ያስፈልጋል ማለት ነው ስለዚህ የምናዳምጠው ያው በጆሯችን ነው ጆሮአችን ያው ብዙ ጊዜ ነገሮችን ይቀበላል ወደ አእምሮአችን ይልካል ማለት ነው ስለዚህ የምናዳምጠው የምንተነትነው ምን ይዞ በአእምሮአችን ነው ግን መረጃችንን ወደ አእምሮ የምናስተላልፍበት ግን በጆሮ አማካኝነት ነው ስለዚህ ጆሮ በጣም መረጃ ለመሰብሰብ ትልቅ የሆነ የሰውነታችን ክፍል ነው ማለት ነው ስለዚህ ይሄንን ጆሮአችንን ተጠቅመን ማዳመጥ እንችላለን ማነው ቤተሰቦቻችን የሚሉንን ሽማግሌዎች የሚሉንን የአካባቢው ማህበረሰብ የሚለውን ጓደኞቻችን የሚሉትን ነገሮች ማዳመጥ መቻል አለብን ማነው ለምሳሌ ስብሰባ ቁጭ ብለን መሪዎቻችን አለቆቻችን የተለያዩ መረጃዎችን በሚያስተላልፉበት ጊዜ በደንብ ቁጭ ብለን ማዳመጥ መቻል አለብን መስማት መቻል አለብን ማለት ነው ከዚያ ውጪ ግን ካልሰማን ካላዳመጥን ጥሩ ተናጋሪ መሆን አንችልም ጥሩ የእውቀት ባለቤት ልንሆን አንችልም ማለት ነው ስለዚህ ማዳመጥ የሚለው ቃል በጣም ወሳኝ የሆነ ነገር ነው ማለት ነው ምክንያቱም መረጃ የሚገኘው ያው በተለያዩ መንገዶች መረጃ ይገኛል አንደኛው በማንበብ ነው በማዳመጥ ነው በማየት አካባቢያችንን በመቃኘት ነውና ጆሯችን እስካለ ድረስ በመስማት መረጃ መሰብሰብ እንችላለን ማለት ነው። ነገር ግን ያው አንዳንድ ሰዎች አሉ አልፎ አልፎ በተፈጥሮ ይሁን በሰው ሰራሽ ምክንያት ውስጥ ምክንያት ሊሆን ይችላል ይሄን መስማት የተሳናቸው ሰዎች አሉ የማያዳምጡ የማይሰሙ ማለት ነው እነዚህ ደግሞ እንግዲህ ያው ፈጣሪ ለነሱ ያለላቸው ስላለ በሌላ መንገድ ማዳመጥ የሚለውን በሌላ ሊተኩት ይችላሉ ማለት ነው ስለዚህ ማዳመጥ እነዚህ ሰዎች መስማት የተሳናቸው ሰዎች ማዳመጥ አይችሉም ወይም መስማት አይችሉም ምክንያቱም ጆሯቸው በተለያዩ ምክንያቶች መስማት እንዳይችል ተደርጓል ማለት ነው ስለዚህ እነዚህ ሰዎች ያው ትንሽ መረጃ ላይ ክፍተት ሊኖርባቸው ይችላል ግን ከተማሩ በሌሎች የመረጃ መሰብሰቢያ ዘዴዎች አማካኝነት መረጃን ሰብስበው የተሻለ የእውቀት ባለቤት ሊሆኑ ይችላሉ ማለት ነው ስለዚህ ማዳመጥ በጣም ትልቅ የሆነ ነገር ነው ማነው ለምሳሌ ቤታችን ላይ ወደ ስራ ለመሄድ የተለያዩ ለምሳሌ ሰላም በሌለበት አካባቢ ላይ የተለያዩ የተኩስ ልውውጦች የመሳሪያ ድምጽ ሊሰማ ይችላል ማለት ነው ስለዚህ ማዳመጥ መቻል አለብን አሁን ተኩስ በሚኖርበት ሰዓት ለምሳሌ ማታ ላይ ጠዋት የተለያዩ ተኩስ ነገሮች ቢደረጉ ስለዚህ ቀድመን ወተን ጉዳት እንዳይደርስብን የጉዳት ሰለባ እንዳንሆን ምን ማድረግ አለብን ይሄንን አንተ አምደን ቤታችን ላይ መቀመጥ አለብን ወይም ሌላ ሰው ደውለን መረጃ መሰብሰብ መቻል አለብን ማለት ነው አለዚያ ዝም ብለን እንዲሁ ምን እንቀሳቀስ ከሆነ መረጃ ሳንሰበስብ ምንሄድ ከሆነ ችግር ሊደርስብን ይችላል ማለት ነው

ቢሮ ማለት እንግዲህ ያው ሰዎች የተለያዩ ስራዎችን የሚሰሩባቸው የግል ስራቸውን የሚሰሩበት። አንድ የራሷን የቻለች ክፍል ናት ትምህርት ነው ስለዚህ ቢሮ የምንለው ምንድነው? የተለያዩ ቢሮዎች አሉ ለምሳሌ በትምህርት ቤት አካባቢ የመምህራን ማረፊያ ቢሮ አለ። የመሰብሰቢያ አሉ ቢሮ አለ። ወይም ደግሞ የእያንዳንዱ መምህር ቢሮ ይኖራል ማለት ነው። ስለዚህ ለምሳሌ እኔ አሁን ስራዬን እየሰራሁ ያለው ቢሮ ቁጭ ብዬ ነው ማለት ነው። ስለዚህ ዩኒቨርሲቲው ወይም ደግሞ የኔ የምስሪያ ተቋም የምስሪያ ቤት ተቋሙ የሰጠኝ ቢሮ አለች ማለት ነው። ስለዚህ ይቺ ቢሮ ማለት እኔ ከስራ መልስ ወደ ክላስ ሄጄ ተማሪዎችን አስተምሬ ስራ ሰርቼ መጥቼ ማርፍባት ናት ማለት ነው። ወይም ደግሞ የኔ የሆኑ ንብረቶችን የግል ንብረቶችን ልክ እንደ ቤቴ ማለት ነው። የማስቀምጥበት ቦታ መጣት ነው ስለዚህ እቺ ቦታ በጣም ማነብባት ምጽፍባት የተለያዩ መረጃዎችን የምሰበስብባት ቁጭ ብዬ ኢንተርኔት የምጠቀምባት። የምዘጋጅባት እለት ምርት አሳይመንት ፈተና ኪዩስ ወይም ደግሞ ቴስቶች በሚኖሩበት ጊዜ የተማሪዎችን ውጤት የማርበት የምሞላበት ቢሮ የራሴ የሆነ ቢሮ ያስፈልገኛል ማለት ነው። ስለዚህ ይሄ ቢሮ ደግሞ አለችኝ ቁጭ ብዬ በቃ ማንም የራሴ የሆነ ቁልፍ አለ። የራሴ የሆነ ቁልፍ አለ በዚህ በዚህ ቁልፍ እኔ ከፍቼ እገባለሁ ከፍቼ እወጣለሁ በቃ ማንም አይገባም አይወጣም እኔ ካልፈቀድኩኝ ወይም ከሌለው በስተቀሮ ማለት ነው። ስለዚህ ቢሮ የሚለው የራሷን የቻርጅ ክፍል ናት የራሷን መስኮት በር ያላት ናት። የተለያዩ ስራዎችን የምንሰራበት ነው ማለት ነው ስለዚህ ቢሮ ይኸው አሁንም የተለያዩ አይነት የቢሮ እንትኖች ይኖራሉ ለምሳሌ በከተማ አስተዳደር ውስጥ የተለያዩ የህዝብ አገልግሎት የሚሰጡ ሰዎች አገልግሎቱን የሚሰጡት የራሳቸውን በእውቀታቸው የሚመለከታቸውን አገልግሎት የሚሰጡት ቢራቸው ላይ ቁጭ ብሎ ነው ማለት ነው። ስለዚህ ቢሮ ሁሌ አንድ የመንግስት ሰራተኛ ለሚፈልገው ሰው ቢሮ ላይ ቁጭ ብሎ ስራውን ይሰራል ማለት ነው። ስለዚህ የትም ቦታ የስራ ቦታው እንኳን የግድ ሳይት ነገር ወይም ደግሞ ውጭ ከሆነ በዚያ ቦታ ሲዞር ሲዞር ቆይቶ መጥቶ አራት የሚልባት ቢሮ ናት ማለት ነው። ስለዚህ ይቺ ቢሮ በጣም ወሳኝ የሆነች ነገር ላጥማለሁ ስራችንን የምንሰራበት ማለት ነው። ስለዚህ ስለዚህ ቢሮ ማንኛውም የመንግስት ሰራተኛ የራሱ የሆነ ቢሮ ይኖረዋል ክፍል ይኖረዋል። ስለዚህ እዛ ላይ ቁጭ ብሎ ስራዎችን ይሰራሉ ማለት ነው። ስለዚህ ባለስልጣናት የራሳቸው የሆነ ቢሮ አለችው አላቸው። ሌሎች ተሾሙዎች የመንግስት አስተዳዳሪዎች የራሳቸው ቢሮ አላቸው። ስለዚህ በአብዛኛው ግን ቢሮዎች አሁን ወደ ከተማ አስተዳደር አካባቢ በሚመጡበት ጊዜ ብዙ ብዙውን ጊዜ ዝቅ ይደረጋሉ ለስብሰባ ወጥቷል ይባላል ለሽምት ለሻዩ ወጥቷል ይባላል። ሽንት ለመሽናት ወጥቷል ይባላል ለምን ሰው ወጥቷል ይባላል ወይም ደግሞ ሌላ ሀገር ሄዷል ለስብሰባ ይባላል። እና ብዙ ጊዜ ሰዎች ምንድነው ሀላፊነታቸውን ላለመወጣት ቢሯቸውን ይዘጋሉ። ቢሯቸው በሚዘጋበት ሰዓት ደግሞ ያው አገልግሎት ፈላጊው ተጠቃሚ የህብረተሰባችን ክፍል የመስተጎገል ነገር ይገጥመዋል ማለት ነው። ቁጭ ብሎ ዛሬ እሱን በመጠበቅ ጊዜውን ያሳልፋል ከመጣ በኋላም በስራት ላያስተናግድ ይችላል ያ ሰው ማለት ነው። ምክንያቱም የተለያዩ ሰዎች ብዙ ጊዜ በጥቅም ነው የሚሰሩት እና ያንን ጥቅም ለማግኘት ጉቦ ለማግኘት ሙስና ለመብላት ሰዎችን ያጉላላሉ ማለት ነው። እና አንድ ገጠመኝ አለኝ እኔ የሆነ ቦታ ነበረኝ እና ለዚያ ቦታ ካርታና ፕላን ለማሰራት ብዬ ከተማ አስተዳደሩ ቢሮ እሄዳለው ህንፃ ሹም የሚባል እንትን አለ የዲፓርትመንት አለ ማለት ነው ስለዚህ ጊዜ ሂጄ ስራ ለማሰራት እሞክራለው ካርታና ፕላን ለማሰራት ነው። እና ስራዋ በአጋጣሚ እንደውም ማክሲመም የሁለት ሰዓት የሶስት ሰዓት ስራ ማለት ነው። እና ያቺን ስራ ለማሰራት ግን እኔ አንድ ወር ተመላልሻለሁ አንድ ወር ነገን አይለኝም ዛሬን አይለኝም ስሄድ አሁን አልገባሁም ቢሮ አልገባሁም ይለኛል እና የተለያዩ ምክንያቶችን ይደረድራል። ከዛ ውጪ ግን ጓደኛዬ የተወሰነ ብር ሰጥቶት ወዲያው በአንድ ቀን ሰርቶለት እኔ አንድ ወር የተመላለሱበትን እሱ በአንድ ቀን ተሰርቶ እለት ወደ ቤታችን መጥቷል እና ቢሮ እነዚህን ጥቅሞች አሉት

ቆጮ ይላል እንግዲህ ቆጮ በጣም ተወዳጅ የሆነ ለሰውነት ጠቃሚ ንጥረ ነገር የያዘ የምግብ አይነት ነው። ቆጮ የሚሰራው እንሰት ከሚባል ቅጠል ወይም ዛፍ ነው። እንሰጥ የራሱ የሆነ ያለው የራሱ የሆነ መለያ ካህሪያት ያሉት ነው እና ቆጮን ብዙ የሀገራችን ክፍል በተለይ ወደ ደቡብ የሀገራችን ክፍል ብዙ ጊዜ ለምግብነት የሚጠቀሙት ምግብ ነው። በጣም እኔ እንኳን ብዙ የመላት እድሉ አልገጠመኝም ግን ቆጮን የተጠቀሙ ሰዎች ሲነግሩኝ ቆጮ በጣም ጥቅም ያለው በተለያዩ ነገሮች ተዘጋጅቶ የሚበላ ለሰውነት በጣም ጠቃሚ የሆኑ ንጥረ ነገሮችን የያዘ ምግብ ነው። ቆጮ ስለዚህ ቆጮ በተለያዩ ነገሮች ሊዘጋጅ ይችላል ቆጮ በዳቦ መልክ በእንጀራ መልክ በገንፎ መልክ ይዘጋጃል ማለት ነው። እና ቆጮ እንደውም ከቆጮ የሚዘጋጅ ቡላ የሚባል ምግብ አለ። እሱንም የመቅመስ እድሉ ገጥሞኛል በርግጥ በቂጣም የመቅመስ እድሉ ገጥሞኛል ትንሽ ጻዕሙ ሲበላ ብዙ ጣዕም የለውም ትንሽ ለእኛ በተለይ ላለመድነዎች ከበድ ይላል ማለት ነው። ምክንያቱም የለመዱት በቃ እንደ ማንኛውም እንደ መደበኛ እኛ እንጀራ እንደምንለው ለምሳሌ ለኛ እንጀራ ኖርማል የሆነ መደበኛ ምግባችን ማለት ነው። በደቡብ አካባቢ በተለይ ደግሞ ወደ ጉራጌ የሀገራችን ክፍል ጉራጌ የሚባሉ ማህብረሰቦች በጣም የሚጠቀሙት አዘውትረው የሚበሉት ምግብ ነው ማለት ነው። ስለዚህ ይሄ ቆጮ በቡላ በሚባል ምግብ አይነት ይዘጋጃልና ታሽጎ ዱቄት በዱቄት መልክ ይሸጣል ስለዚህ ይህንን በዱቄት መልክ ሚሸጠውን በየሱፐር ማርኬቱ ይገኛል እና ያ ተገዝቶ ለህፃናት ይሰጣል በገንፎ መልክ ማለት ነው። እና ህፃናቶች ያንጠነከሩ ገና ህፃን እንትን ስለሆኑ ጉልበታቸው ያልጠነከረ ስለሆኑ ቶሎ እንዲጠነከሩ ወገባቸው ጠንከር እንዲል እንዲጓዙ ልክ ምግብ እንደጀመሩ ቆጮ በገንፎ መልክ ተዘጋጅቶ ይሰጣቸዋል ማለት ነው። እና የተዘጋጀው በገንፎ መልክ የሚዘጋጀው ምግብ ብዙ ጊዜ ቡላ ይባላል ስለዚህ ቡላ ለህፃናት ለወለዱ እናቶች ወይም ደግሞ የተለያየ ጉዳት ለደረሰባቸው ሰዎች በገንፎ መልክ በቅቤ በዘይት በበርበሬ በተለያዩ የማባያ አይነቶች የሚበላና በጣም ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን የሚሰጠን ስለሆነ በጣም ተወዳጅ እየሆነ ያለ ምግብ ነው ማለት ነው። ምክንያቱም ቆጮ ያው ለማዘር ለማምረትም በምርት ደረጃም ብዙ ጉልበት የማይጠይቅ ቦታ ብቻ የሚያስፈልገው አንድ ተክል ነው። በራሱ ጊዜ አድጎ የተሻረው ውጤት ሊሰጠን የሚችል መማር ነው ስለዚህ ቆጮ በጣም በተለይ ወደ ደቡብ ያሉ የህብረተሰብ ክፍሎች ቆጮ የሚመገቡ የህብረተሰብ ክፍሎች ሰውነታቸው በጣም ጠንካራ ፈርጠም ያሉ በቁመትም በግዝፈትም በጥንካሬም የተሻለ የሰውነት ቁመና ያልናቸው ናቸው። በተለይ ወደ እኛ አካባቢ እንጀራ የጤፍ እንጀራ ነው ሚበላው እና ሰዎች ሲታዩ ምንድነው አቅማቸው ትንሽ ደከም ደከም ያለ ነው ከነዛ ሰዎች ጋር በምንነጻጸርበት ጊዜ በጣም እኛ ደካሞች ነን ምክንያቱም ቆጮ የሚበሉ ሰዎች ቆጮ ያለው ንጥረ ነገር ጥሩ ስለሆነ ተፈጥሮአዊ የሆነ ምግብ ስለሆነ በጣም ጠንካራና ጤነኛ ያደርጋል ማለት ነው። ስለዚህ ቆጮ ያው በአገራችን ላይ ለወደፊት በብዛት ይስፋፋል ብዬ ተስፋ አደርጋለሁ ምክንያቱም በቀላሉ ድርቅን ተቋቁሞ ሊያድግ የሚችል እንሰት ነው ማለት ነው። ስለዚህ እንሰት በቀላሉ አድጎ የራሱ የሆኑ ጥቅሞች ቆጮ ያው የራሱ የሆኑ አዘጋጃጀት አለው ቅሬታ አካሉ ደግሞ ቃጫ የሚባል ገመድ ይሰራበታል ማለት ነው። ከቆጮ ወይም ደግሞ ቆጮ ሲሰራ ለቆጮ የሚሆነው ከሄደ በኋላ ቀሪው የቃጫ የሚባል ገመድ ለተለያዩ አገልግሎቶች የተለያዩ ቁሳቁሶችን ለማሰር የምንጠቀምበት ለምሳሌ ወደ ገጠሩ ያከራችን ክፍል ቤት ሚሰራው ከእንጨት ነውና ከእንጨት ከሳር ነውና እንጨቱን ከእንጨት ለማያያዝ የምንጠቀመው በዚህ የቃጫ በሚባል ገመድ ነው። አሁን ስለዚህ ቆጮ በጣም አስፈላጊ የሆነ በጣም እየተለመደ የመጣ ብዙ ሰው መቅመስ የሚፈልገው መመገብ የሚፈልግ የሚፈልገው ምግብ ስለሆነ በጣም አስፈላጊ ነው ማለት ነው

አውሎ ንፋስ ይላል እንግዲህ አውሎ ንፋስ ማለት የንፋስ አይነት ነው በጣም በከፍተኛ ፍጥነት በከፍተኛ ሀይል የሚነፍስ ቤቶችን እቃዎችን ሰዎችን ያገኘውን ነገር ሁሉ ወደ ላይ በማንሳት የሚወስድ አደጋ የሚያደርስ ንፋስ ነው አውሎ ንፋስ የሚባለው ማለት ነው። በተለይ እኔ በምኖርበት አካባቢ በበጋ ወቅት አንዳንዴ አልፎ አልፎ ብዙ ግልጽ በሆኑ ቦታዎች እጽዋቶች በሌሉበት አካባቢ አውሎ ንፋስ ይነሣልና ይሄ የሚነሳው አውሎ ንፋስ ብዙ ጊዜ ከመሬት ላይ ያሉ ቀለል ቀለል ያሉ ነገሮችን እያነሳ ወደ ሌላ ቦታ አቧራውን አፈር ካለ ያንን አቧራ በማቡነን አካባቢውን የሚበክል ይሆናል ማለት ነው ስለዚህ። አውሎ ንፋስ በሚነሳበት ጊዜ ሰዎች ምን ማድረግ አለባቸው አንደኛ ጥግ መያዝ አለባቸው የሆነ ቦታ ተጠግተው ከዛ ንፋስ አደጋ መራቅ አለባቸው መከላከል አለባቸው ማለት ነው ምክንያቱም አውሎ ንፋስ ያው ቤት እስከመገንጠል እስከማፈራረስ ሰዎችን እስከመውሰድ ከሆነ ግንድ ጋር ወስዶ ሊያጋጭ ሁሉ ስለሚችል ራሳቸውን ጠብቀው መንቀሳቀስ አለባቸው በተለይ አውሎ ንፋስ በሚነሳበት ሰዓት ከትልልቅ ዛፎች መጠጋት እንደሌለብን ይሰማኛል በእኔ አስተሳሰብ ማለት ነው። ምክንያቱም በጉልበት በሃይል ስለሆነ የሚያወዛውዘው ንፋሱን ዛፉን ያ ዛፍ የመውደቅ አድርጋ ሊያመጣ ይችላል ስለዚህ ያ ወደቀ ማለት ያን ሰው አደጋ ሊገለው ይችላል ወይም ደግሞ የአካል ጉዳት ሊያደርስበት ይችላል ማለት ነው። ስለዚህ አውሎ ንፋስ በሚነሳበት ጊዜ ሰዎች ጥንቃቄ ማድረግ አለባቸው እንስሳቶችን ማስጠጋት ወደሆነ አካባቢ ወደ ቤት ሊነሳ የሚችል በቀላሉ በንፋስ ሊነሳ የሚችል ነገር ካለ ያንን ከበድ ከበድ ያለ ነገር መጫን አለባቸው ማለት ነው። ከዛ ውጪ ግን በጣም ጉዳት ያደርሳል ብዙ ጊዜ በጣም ጉዳቶችን ሲያስተናግድ ይታያል የተሰጠ ስጦ ካለ ከውጭ የተቀመጠ ልብስ ካለ የተሰጣ ልብስ ካለ እነዚህ እነዚህን ነገሮች በቀላሉ ወደ ላይ አንስቶ ወደ አልሆነ ቦታ ወስዶ ሊጥላቸው ይችላል ማለት ነውና ሰው ጥንቃቄ ማድረግ አለበት ማለት ነው። በሌላው አለም ግን በምናይበት ጊዜ አውሎ ንፋስ በጣም በትልልቅ በአንዳንድ ቦታዎች ላይ ትልልቅ ጉዳቶችን ሲያደርስ ይሰማል በአሜሪካ በአውሮፓ እንደዚህ አውሎ ንፋስ ተነስቶ እንደውም ስም ሁሉ ተሰጥቶት ሀሪኬን የሚባል ንፋስ በሰአት ይሄን ያህል ኪሎ ሜትር የሚጓዝ የሚምዘገዘግ ንፋስ ይሄን ያህል ቤት አፈረሰ ይሄን ያህል ሰው አፈናቀለ በዚህን ያህል ሰው ላይ ጉዳት አደረሰ እየተባለ ብዙ ጊዜ በቴሌቪዥን በዜና ሲነገር እንሰማለን እና ይሄ በጣም አስደንጋጭ የሆነ ልንከላከለው የማንችለው ተፈጥሯዊ የሆነ አደጋ ስለሆነ ሰዎች ጥንቃቄ ማድረግ አለባቸው ማለት ነው። ምክንያቱም አውሎ ንፋስ ያው ቤት ነቃቅሎ እስከመውሰድ ነው የሚደርሰው እና ብዙ ጊዜ በሚከሰትባቸው አካባቢዎች ይህንን አውሎ ንፋስ ሊቋቋም የሚችል ቤት መሰራት አለበት ብዬ አስባለሁ እኔ አውሎ ንፋሱ በቀላሉ ቤቱን ገንጥሎ ወስዶ እንትን እንዳይለው እና ጉዳት እንዳያደርስ ይህንን ንፋስ ሲቋቋም የሚችል ቤት መሰራት አለበት የቤቱ አቀማመጥ ቅርጹ ይህንን አውሎ ንፋስ ሊቋቋም በሚችልበት መልኩ መሆን አለበት ብዬ አምናለሁ ማለት ነው። በእኔ አስተያየት ስለዚህ አውሎ ንፋስ ከንፋስ ከዝናብ ጋር ብዙ ጊዜ ቀላቅሎ ሊመጣ ይችላል ስለዚህ ዝናቡ ደግሞ አሁንም የራሱ የሆነ ጉዳት ያመጣል ማለት ነው። ንፋሱ ቤቱን ነቃቅሎ ይወስዳል ውሃው የሚዘንበው ዝናብ ደግሞ በጣም ሀይለኛ ስለሚሆን መሬት ላይ ያሉ ነገሮችን ሰዎችን ካገኘ መኪኖችን ካገኘ ይዞ ይሄዳል ማለት ነው ስለዚህ በጣም ጉዳቱ የከፋ ይሆናል ማለት ነው። ስለዚህ ይሄንን የከፋ ተፈጥሯዊ የሆነ አደጋ ነው በርግጥ ምን ማድረግ አለብን መከላከል ቀድምን ከቻልንን ጥንቃቄ ማድረግ መቻል አለብን ማለት ነው። ምክንያቱም የምንሰማቸው በውጭ አንዳንዴ መረጃዎች ሲተላለፉ እንሰማለን እንደዚህ አይነት ታውሎ ንፋስ ሊነሳ ስለሚችል ጥንቃቄ አድርጎ ከዚህ ቦታ አካባቢ ሊነሳ ይችላል ስለዚህ ከቤት እንዳትወጡ ቁጭ በሉ ቤት ወይም ደግሞ ያንን አካባቢ ለቃችሁ ወደ ሌላ ቦታ ሄዱ እየተባለ መግለጫዎች ሲሰጡ እንሰማለን እና ይሄ በጣም አስደንጋጭ የሆነ ተፈጥሯዊ አደጋ ነው ማለት ነው። ስለዚህ ይሄንን አደጋ ደግሞ ሁሉም ሰው የተሻለ ግንዛቤ ኖሮት መከላከል መቻል አለበት ማለት ነው።

ሱሪ ማለት እንግዲህ ሱሪ ማለት ልብስ ነው። ስለዚህ ወንድ ልጅ የሚለብሰው ረጅም ሱሪ የሚባለው ማለት ነው ሱሪ ሲባል በእርግጥ ሁለት አይነት ነው አጭር ሱሪ አለ ረጅም ሱሪ አለ ማለት ነው። ስለዚህ ብዙ ጊዜ በአጋራችን የተለመደው የሱሪ አይነት አጭር ሱሪ ወይም ደግሞ ቁምጣ ይባላል ስለዚህ የአጭር ሱሪ? ምንድነው የሚደረገው እዚህ እርቃናችንን ወይም ደግሞ ብልታችንን ብቻ ቂጣችን አካባቢ የሚሸፍንልን የልብስ አይነት ነው ማለት ነው። በተለይ በአብዛኛው ወደ ገጠሩ የአገራችን ክፍል ስራ ለመስራት ረጅም ሱሪ ለብሶ ስራ ለመስራት ብዙ ጊዜ አመቺ ስላልሆነ እርሻ ለማረስ ቁፋሮ ለመቆፈር የተለያዩ የግብርና ስራዎችን ለመስራት አመቺ ስለማይሆን ቁምጣ ወይም ደግሞ አጭር ሱሪ ሲለብሱ ይታያሉ። ይህ ቁምጣ ግን ያው የራሱ የሆነ ጉዳት ሊያስከትል ይችላል ብዬ አስባለሁ በእኔ አስተሳሰብ ምክንያቱም። ግማሹ የሰውነታችን ክፍል በተለይ እግራችን ባዶ ነው የሚሆነው ስለዚህ ብርድ አለ። ሙቀት አለ ፀሀይ አለ ስለዚህ እነዚህ ነገሮች ጋር የተለያዩ ጉዳት ሊያደርሱ የሚችሉ ጋሬጣ እንጨቶች ሊበሱን ይችላሉ ወይም ደግሞ ሌላ ስለት ነገር በቀላሉ እንኳ እንትን ቢል ምንም የሚተግነን ነገር የለም። እና ይሄ አጭር ሱሪ በጣም ቢቀር የተሻለ ነው ብዬ አስባለሁ ምክንያቱም ብዙ ጉዳት አለው የራሱ የሆኑ ጉዳቶች ስላሉት ማለት ነው። ስለዚህ በተለይ ደግሞ ወደ ከተማው የሀገራችን ክፍል ረጅም ሱሪ ይለበሳል። ሱሪ ሲባል ጂንስ አለ ለነዚህ ልብስ ነገሮች አሉ የሀበሻ ሱሪ ከሀበሻ ልብስ የሚሰሩ ሱሪዎች ይኖራሉ እና ሱፍ ይኖራሉ እነዚህ ሁሉ ሱሪ ነው የሚባሉት በአጠቃላይ ወንዶች የሚለብሱት ማለት ነው። ስለዚህ እነዚህ ሱሪዎች ግን ያው ከብዙ ነገር ሰውነታችንን ይከላከሉልናል ከብርድ ከብርድ ከሙቀት ከተለያዩ ውጫዊ ከሆኑ ነገሮች ይከላከሉናል ማለት ስለዚህ ሱሪ ሰዎች ቢለብሱ ጥሩ ነው ብዬ አስባለሁ። ከዚህ በተጨማሪ ከወንዶዎች በተጨማሪ ሴቶችም አሁን አሁን በተለይ ወደ ከተማው የሀገራችን ክፍል ሱሪ የመልበስ ባህል እየመጣ ነው ሴቶች ልክ እንደ ወንዶች እኩል ሱሪ ይለብሳሉ። ከዚህ በፊት ግን ይሄ ያልተለመደ ነገር ነው ምክንያቱም ሴቶች የሚለብሱት ቀሚስ ነው ቀሚስ ሰፋ ያለ ነገር ለብሰው ነው የሚንቀሳቀሱት የነበር እና የአሁን አሁን ሱሪ በሴቶች እንደውም እየተለመደ የመጣ ሴቶችም የሚወዱት አይነት ልብስ እየሆነ ነው ማለት። ስለዚህ ሱሪ በጣም ጥሩ የሆነ ውብ የሆነ ውበትን ቅርጽን የሚያሳይ ተደርጎ ሊሰራ ይችላል ወይም ደግሞ ሰፋ ተደርጎ በቃ ቀለል ብሎ ብቻ ሰውነትን ለመሸፈን ብቻ ተደርጎ ሊሰፋ ይችላል ማለት ነው። ስለዚህ ሱሪ በጣም በተለያዩ ነገሮች ሰፊዎች ያዘጋጁታል ማለት ነው የራሱ የሆነ ዲዛይን አለው ስለዚህ በዚያ ዲዛይን መሰረት ሰዎች በሚፈልጉት ዲዛይን መሰረት ልብስ ሰፊዎች ሱሪን ይሰፋሉ ያዘጋጃሉ ይሸጣሉ ማለት ነው። ስለዚህ ሱሪ በጣም ከብርድ ከፀሀይ ከተፈጥሮ አደጋዎች ማለት ከእንቅፋት ከተለያዩ ጋሬጣ የሚባሉ እንጨቶች አሉ የሰውነታችንን ሊበሱ የሚችሉ ነገሮች ማለት ነው ከእነሱ ከእነሱ ልንከላከልበት የሚችል ውበትንም ከዛ በተጨማሪ ደግሞ ውበትንም ሊሰጥ የሚችል ለእይታም ማራኪ የሆነ ነገር ስለሆነ በሰዎች ዘንድ በጣም ተወዳጅ የሆነ ልብስ ነው ማለት ነው። ስለዚህ ሱሪ ለምሳሌ ሱሪ እኔ በማድግበት ጊዜ ሱሪ የለበሱት ልክ ትልቅ ከሆንኩኝ በኋላ ነው እጀ ጠባብ የሚባል ልብስ ነበር የምለብሰው። ልክ እንደ ሴቶች እንደሚለብሱት ቀሚስ አይነት ነው እጀ ጠባብ ማለት ስለዚህ ሱሪ ልክ እድግ ካልኩኝ በኋላ የተወሰነ አምስት አመት ሰባት አመት ከሆነኝ በኋላ ሱሪ መልበስ ጀመርኩኝ ማለት ነው። ያ ማለት አጭር ሱሪ ነው መልበስ የጀመርኩትኝ ከዛ በኋላ ደግሞ እያደግኩኝ ትምህርት ቤት ገብቼ ሰባተኛ ክፍል ከሆነኝ በኋላ ረጅም ሱሪ የሚባል በዩኒፎርም መልክ ተዘጋጅቶ ቤተሰቦቼ አሰፍተውልኝ አዘጋጅተውልኝ ገዝተውልኝ ያንን መጠቀም ጀመርኩኝ ማለት ነው። ስለዚህ ሱሪ በጣም አስፈላጊ የሆነ ልብስ ነው ማለት ነው።

ሀሙስ ማለት እንግዲህ እለት ነው። ሀሙስ በጣም በሳምንት ሰባት ቀናቶች አሉ። ከእነዚህ ሰባት ቀናቶች ውስጥ ሀሙስ አንዱ ነው። ምክንያቱም እያንዳንዱ ቀን የራሱ የሆነ ስያሜ ያለው ማለት ነው። ከሰኞ ሰባቱም ቀን ማለት ነው። ከሰኞ ጀምሮ ሰኞ ማክሰኞ እሮብ አሙስ አረብ ቅዳሜ እሁድ እየተባሉ የየራሳቸው ስያሜ አላቸው ማለት ነው። ስለዚህ በያንዳንዱ ቀን ደግሞ የተለያዩ ስራዎች የሚከናወኑበት ስለሆነ ሀሙስም የራሱ የሆነ ብዙ ስራዎች የሚከናወኑበት ብዙ ስራዎች በሀሙስ ወደ ገበያ የሚሄዱበት ነው። እና ሀሙስ በጣም ጠቃሚ የሆነች ቀን ናት። ብዙ ጊዜም በተለይ በእኛ አካባቢ ገበያ ቀን ትሆናለች ማለት ነው። ስለዚህ በዚህ በገበያ ቀን ሀሙስ ሳምንታዊ የሆነች ገበያ ናት። ስለዚህ በዚች በገበያ ቀን ሰዎች ያላቸውን ነገር ወደ ገበያ ወስደው የሚሸጡበት የሚለውጡበት ነው ማለት ነው። ገበሬው ያመረተውን ምርት ጤፍ በቆሎ ስንዴ አጃ የመሳሰሉትን ነገሮች ወደ ገበያ ወስዶ ለተጠቃሚው ማህበረሰብ ወይም ለሸማቹ ማህበረሰብ የሚሸጥበት እና እሱ ደግሞ በምትኩ የሚፈልገውን ነገር ከእሱ የሌለውን ነገር ገዝቶ ወደ ቤቱ የሚሄድበት ቀን ስለሆነ ሀሙስ በጣም ደስ የምትል ቀን ናት ማለት ነው። ከዚህ በተጨማሪ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ ሀሙስ ፍስግ ነው። እንደምታወቀው አረብና እሮብ ጾም ነው ሀሙስ ደግሞ ፍስግ ነው። ሌላ ተጨማሪ ዋና ጾም ከለለ ማለት ነው። ስለዚህ በሀሙስ ብዙ ጊዜ ቁርስ በጠዋት ተበልቶ ወተት ነገር ስገ ነገር ካለም ይበላል ማለት ነው። ስለዚህ ያ ቀን በጣም ብዙ ሰው የሚወደው ነገር ነው። ምክንያቱም ጠዋት ቁርስ መብላት ሰው ብዙ ሰው የሚወደው ነገር ስለሆነ ቡና ካለ ሻይ ካለ ጠጥቶ ወደ ስራው የሚሄድበት ቀን ይሆናል ማለት ነው። ስለዚህ ሀሙስ በጣም ብዙ ስራዎች የሚሰሩበት ነው ማለት ነው። ስለዚህ በዚህ በሀሙስ ቀን ያው ስራዎች ይሰራሉ በሳምንት አንዴ ነው። የምትገኝ ይቺ ቀን በሳምንት አንዴ ስለዚህ በየሳምንቱ ሀሙስ ሀሙስ የተለያዩ ስራዎች ይሰራሉ እቅዶች ይከናወኑበታል ለምሳሌ መምህራን ወደ ክላስ የሚገቡበት ቀን ሀሙስ ሀሙስ ሊሆን ይችላል። ስለዚህ በዚያ ቀን ሄደው አስተምረው ለተማሪዎቻቸው የሚገባውን እውቀት አስተላልፈው የሚመለሱበት ቀን ወይም ደግሞ እለት ነው ማለት ነው። ስለዚህ ሀሙስ ማለት ያው ሃያ አራት ሰዓት ነው አንድ ቀን ማለት ቀን አስራ ሁለት ሰዓት አለ ማታ አስራ ሁለት ሰዓት በድምሩ ሃያ አራት ሰዓት ይሆናል ማለት ነው። ስለዚህ ይህንን ሃያ አራት ሰዓት ሰዎች በአግባቡ ይጠቀሙበታል ማለት ነው። ስለዚህ ሀሙስ የሚለው ያው እንደተለመደው የስራ ቀን ሊሆን ይችላል። ሃይማኖታዊ በዓል ካለለው በስተቀር ብዙ ጊዜ ገበሬው እርሻ የሚያርስበት የሚቆፍርበት የሚጎለጉልበት ምርቱን ወደ ቤት የሚሰባሰብበት የተለያዩ ልማታዊ ስራዎችን የሚያከናውንበት ቀን ስለሆነ እቻ ሀሙስ ቀን በጣም ጥሩ ናት የገብ ምንጭ የምናገኝባት ትሆናለች ማለት ነው። ስለዚህ ሀሙስ የቀን ቅዱስ እየተባለም ይጠራል። እየተባለች ትነገራለች ብዙ ጊዜ ብዙ ሰው ሀሙስ ቀን ደስ ይለዋል እኔም በበኩሌ ሀሙስ በጣም የምወዳት ቀን ደስ የምትለኝ ናት። ምክንያቱም ሀሙስ ቀን ወደ ገበያ መሄድ ከፈለኩኝም ገበያ ላይ ብዙ ነገር የማገኝበት ሻጭና ብዙ ሻጭና ገዢ እዚያ ቦታ ስላለ የ ገበያ ሄጄ የምፈልገውን ነገር ልብስ ሊሆን ይችላል ጤፍ ሊሆን ይችላል ቦቆሎ ሊሆን ይችላል ሌሎች በርበሬ አተር ሽሮ የመሳሰሉትን ነገሮች የማገኝበት በርካሽ በተለይ ደግሞ ፍራፍሬ ነገሮችን እና አትክልት ነገሮች ገበሮዋች በቀላሉ ወደ ገበያ ይዘው የሚመጡበት ቀን ስለሆነ በቀላሉ ዋጋ ከገበሬ ነጋዴዎች ሰይገዙት ከገበሬዎች የምናገኝበት እና ለምግብነት የምንጠቀምበት ስለሆነ በጣም ሀሙስ ጥሩ ደስ የሚል ቀን ነው። ከዚያ በተጨማሪም ሌሎች ለልጆች የሚያስፈልጉ እንደ ሽንኮራ አገዳ አይነት ብርቱካን ሙዝ የመሳሰሉትን ነገሮች ተገዝተው ለልጆች ለምግብነት የሚጠቀሙበት ስለሆነ በጣም አስፈላጊ የሆነች ቀና ነት ማለት ነው። ሀሙስ

መስጊድ እንግዲህ በሙስሊሞች ዘንድ ልክ እንደ ቤተክርስቲያን ሙስሊሞች ሄደው ጸሎት ለፈጣሪያቸው ለአላህ የሚያደርሱበት ቦታ ነው። ጸሎት ስግደት ጾም የተለያዩ ሃይማኖታዊ ትምህርቶችን የሚማሩበት መስጊድ ተብሎ ይጠራል ማለት ነው። ስለዚህ መስጊድ በሙስሊሞች ዘንድ በጣም የተከበረ ቦታ። ሰዎች ንጹህ ሁነው የሚገቡበት የተለያዩ ሃይማኖታዊ ትምህርቶችን ማህበራዊ ነገሮችን የሚያከናውኑበት ቦታ ስለሆነ የተከበረ ቅዱስ ቦታ ነው ተብሎ የሚታወቀው ማለት ነው። ስለዚህ መስጊድ ላይ ሙስሊሞች የተለያዩ ቁርአንን የሚቀሩበት ሃይማኖታዊ ትምህርት የሚሰሩበት። በየቀኑ በየሰአቱ ይሰግዳሉ ስግደት አላቸው ለምሳሌ አረብ አረብ ሁሌ ከሰአት በኋላ ስግደት አላቸው እና ሰዎች በመሰባሰብ አንድ ላይ ቁጭ በማለት ስግደት የሚያከናውኑበት ፈጣሪያቸውን የሚያመሰግኑበት። ለተቸገሩ የሚጸልዩበት ሌሎች ትምህርታዊ ነገሮችን ስነ ምግባር የሚማሩበት ሙስሊሙ ማህበረሰብ በላችን። የተለያዩ የትምህርታዊ ነገሮችን የሚያገኙበት ቦታ ነው ማለት ነው መስጊድ ስለዚህ። በሀገራችን የተለያዩ መስጊድ መስጊድ ቦታዎች አሉ። ስለዚህ እነዚያ መስጊድ ቦታዎች ሰዎች ሄደው እሁድ ሊሆን ይችላል ሰኞ ሊሆን ይችላል ማክሰኞ ሊሆን ይችላል እንደተመቻቸው ሄደው አሏክበር የሚሉበት መስጊድ ካለ እዚያ ቦታ ላይ። አሏክበር ብለው እንትን የሚሉበት የሚጮሁበት እና አምላካቸውን የሚያመሰግኑበት ቦታ ነው ማለት ነው። ስለዚህ መስጊድ በጣም የተከበረ ትምህርት ሃይማኖታዊ ትምህርት ብቻ ሳይሆን ሌሎች አለማዊ የሆኑ ትምህርቶችን የሚያገኙበት መረጃ የሚለዋወጡበት የተቸገረ የሚረዱበት ቦታ ነው መስጊድ ብለን የምንጠራው ስለዚህ። እዚያ ቦታ ላይ ልጆች አዋቂዎች ወጣቶች ሽማግሌዎች በመሄድ የተለያዩ ትምህርቶችን ያገኛሉ ማለት ነው። ስለዚህ ስለ ለሰው ጥሩ አመለካከት እንዲኖር ህዝቡ ወጣቱ በስነምግባር በሃይማኖታዊ ትምህርት ተኮትኩቶ በደንብ ታንጾ እንዲኖር እንዲያደርግ የሚያደርጉበት ቦታ ስለሆነ መስጊድ በጣም አስፈላጊ የሆነ ቦታ ነው ማለት ነው። ሃይማኖታዊ ክንዋኔዎች የሚከናወኑበት። በአንዳንድ ባዓላቶች ወቅት ጾምን ጹመው በሚገድፉበት ረመዳን በመሳሰሉት በዓላት ወቅት ህዝቡ ቁጭ ብሎ ስግደት የሚያከናውንበት በጋራ ተሰብስቦ ትምህርት የሚማርበት መልእክት መረጃ የሚለዋወጡበት ቦታ ስለሆነ። በጣም ወሳኝ የሆነ ቦታ ነው ማለት ነው። መስጊድ

ቀጠሮ ማለት እንግዲህ ቀጠሮ ያው ለወደፊት የሆነ ቦታ ላይ ለመገናኘት ተገናኝተው የሆነ ስራ ለመስራት ለመወያየት ሀሳብ ለመቀያየር በስልክ ሊሆን ይችላል። በአካል በመገኘት ሊሆን ይችላል እና ቀጠሮ ሰዎች ይይዛሉ ብዙ ጊዜ ስለዚህ። ቀጠሮ አለኝ ካለ የሆነ ሰው የሆነ ቦታ ላይ በሆነች በተወሰነች ጊዜ በተወሰነች ቦታ እነዛ ሁለት እና ከሁለት በላይ የሆኑ ሰዎች ቀጠሮ ይይዛሉ በዛ በቀጠሯቸው ሰዓት መሰረት ቀጠሯቸውን ወይም ሰአታቸውን አክብረው ይገኛሉ ማለት ነው። ስለዚህ ቀጠሮ ማለት። ሰዓቱ የታወቀ ነው ኮንስታንት ወይም ደግሞ የቋሚው አራት ሰዓት ላይ ቀጠሮ አለኝ ካለ የሆነ ሰው ከጠዋቱ አራት ሰዓት ሄዶ መጠበቅ አለበት ማለት ነው። ያንን ሰው ስለዚህ ሀሳባቸውን ለመቀያየር ውይይት ለማድረግ የሆነ መረጃ ለመቀያየር ለስብሰባ ሊሆን ይችላል ለተለያዩ ነገሮች። ቀጠሮ ይያዛል ማለት ነው። ስለዚህ ቀጠሮ በጣም ወሳኝ የሆነ ነገር ነው። በተለይ በገጠሩ ያገራችን ክፍል ቀጠሮ ይዘዋል ይባላል ለምሳሌ አንድ ወንድ ልጅ ሚስት ለማግባት የሆነችን ልጅ ሴት ቢያፈቅር ቢጠይቅ ስለዚህ እሽታው ፈቃደኝነታቸው ቤተሰቦች እሷ እሽታቸውን ከገለፁ በኋላ ወይም ደግሞ ፍቃደኝነታቸውን ከገለፁ በኋላ። ምን ይደረጋል? ውል ለመያዝ ቀጠሮ ይያዛል በዚህን ቀን እሷም ያላትን ንብረት ሀብት እሱም የሚያመጣውን ንብረት ሀብት አንድ ላይ አድርገው ለወደፊት የሚተዳደሩበትን መንገድ ለማመቻቸት ሽማግሌ ተመርጦ ቀጠሮ ይያዛል ማለት ነው። ስለዚህ ለምሳሌ በሃያ አንድ ይካቲት ሃያ አንድ ቀጠሮ ቢሆን በዚያን እለት እነዚያም ሽማግሌዎቻቸውን ይዘው የሚናገሩትን ነገር አቅርበው በደንብ ነው በዛ ከተፈለገው ቦታ ላይ በተፈለገው ሰዓት ይገኛሉ ማለት ነው። ስለዚህ በዚያ በቀጠሮ መሰረት የሚደረጉ ነገሮችን የሚጻፉ ጽሁፎችን ውሎችን ተጻጽፈው ተነጋግረው በቃል ደረጃ በጽሁፍ ደረጃ ተነጋግረው ይለያያሉ ማለት ነው። እንዲሁም የሆነ አካባቢ ስለሆነ ጉዳይ ውይይት ማድረግ ህብረተሰቡን ማወያየት ሀሳብ መቀያየር ከፈለጉ ምንድነው ቀጠሮ ይያዛል። ይካቲት አስራ ሁለት የዚህ ወረዳ ነዋሪ የሆናችሁ ሰዎች በዚህ ቀበሌ የምትገኙ በዚህን ሰዓት ከዚህ ቦታ ላይ እንገናኝ ይባላል። ስለዚህ በዛ ሰዓት ለምሳሌ ሁለት ሰዓት ከጠዋት ሁለት ሰዓት ከሆነ ከጧት ሁለት ሰዓት ቦታው ይጠቀሳል እዛ ቦታ ላይ ሁሉም ሰው መገኘት አለበት ማለት ነው። ካልተገኘ በማህበሩ ውሳኔ መሰረት የተለያዩ ቅጣቶች ይቀጣሉ ማለት ነው። ስለዚህ እነዛ ቅጣቶች ተግባራዊ ይደረጋሉ የብር ቅጣት ሊሆን ይችላል። በጉልበት የሆነን ነገር ማገልገል ሊሆን ይችላል የተለያዩ ቅጣቶች። ይቀጣሉ ስለዚህ ያ ቅጣት ደግሞ ኮሚቴ አለው አወያይ እንትኖች አሉ አወያዮች አሉ። ስለዚህ በእንደዚያ በኮሚቴዎች ወይም በአወያዮች አማካኝነት ቅጣቱ ተግባራዊ ይደረጋል። ስብሰባው ደግሞ ባሉት ሰዎች ይካሄዳል። ወይም ደግሞ የመጡት ሰዎች በጣም ጥቂት ከሆኑ ሌላ ቀጠሮ ይያዛል ማለት ነው። በአሥራ ሁለት ካልመጡ ወይ ሶስት ቀን ወይ አራት ቀን አሳልፎ በአስራ ስድስት በአሥራ ዘጠኝ በዓል በሆኑ ነገሮች ወይም ደግሞ የጉልበት ስራ በማይሰራባቸው ቀኖች ቀጠሮዬ ይያዝና ምን ይደረጋል? እንደገና ሰው እንዲመጣ ይደረጋል ማለት ነው። ካልመጣ አሁንም ቅጣቱ እየጨመረ እየጨመረ ይሄዳል ማለት ነው። ስለዚህ ቀጠሮ ማለት የሆነን ተግባር ለማከናወን እቅድ ለመያዝ ለመወያየት። በአካል ተገናኝቶም ሻይ ቡና ለመባባል በቃ እዚህ በፊት ተገናኝተን ማናቅ ከሆነ ለምሳሌ ወንድሜ ሊኖር ይችላል። ያ ወንድሜ ምንድነው እሱ የሚኖረው አዲስ አበባ ሊኖር ይችላል እኔ የምኖረው ደብረ ማርቆስ ከሆነ። ቤተሰብ ቦታ ላይ ሄደን እዚያ እንገናኝ ባህርዳር ለምሳሌ ባህርዳር ላይ ተገናኝተን። ልክ የዛሬ አመት ጥር ሃያ አራት ዛሬ ጥር ሃያ አራት ነው የጥር ሃያ አራት ባህር ዳር እንገናኝለን። ብለን ቀጠሮ ከያዝነን ልክ በዚያች ቀን ምን ማድረግ አለብን ቀጠሮ መያዝ አለብን ማለት ነው። ስለዚህ ያቺንን ቀጠሮ አክብረን እሱም እኔም በተፈለገው ቦታ ላይ በተፈለገው ሰዓት በሰአታችን አክብረን ቀናችን አክብረን መገኘት መገናኘት እና ሀሳብ መቀያየር መቻል አለብን ማለት ነው።

ኩሽና ይላል እንግዲህ ኩሽና ማለት ምንድነው ብዙ ጊዜ ቤት አለ ቤት ትልቅ ቤት ለመኖሪያነት ለማደሪያነት እቃ ለማስቀመጥ የምንጠቀምበት የቤታችን ዋናው መኖሪያ አለ ከዛ በተጨማሪ ኩሽና የሚባለው ምንድነው? ምግብ ለማብሰል የምንጠቀምባት ቦታ ናት ኩሽና እቺ ኩሽና እንግዲህ ወጥ ለመስራት እንጀራ ለመጋገር ሌሎች በሰአት አማካኝነት የሚመስሉ ነገሮች ካሉ ስራ ምግብ የሆኑ ነገሮች የሚዘጋጁበት ቦታ ናት ማለት ነው። ስለዚህ ይቺ ክፍል ወይ ከትልቁ ቤት ጋር አንድ ላይ የራሷን ክፍል ተሰጥቷት ልት ልት ኩሽና ቤት ልትሆን ትችላለች ወይም ደግሞ ራሱ አንችላ እንደ ዶርም ከቤት ከዋናው ቤት ተለይታ የራሷ የሆነ ኖሯት ሳይዝ ኖሯት ምንድነው ልትሰራ ትችላለች ማለት ነው። ስለዚህ ኩሽና ያው ብዙ ስራዎች ሴቶች የሚሰሩባት ናት እናቶቻችን እህቶቻችን ብዙ ስራዎችን የሚሰሩበት ቦታ ነው። ለምሳሌ አሁን ወደ ገጠሩ ክፍል የኔ ቤተሰቦች ብወስድ ምንድነው? ኩሽን አላቸው አላት ማዘር የራሱ የሆነ ኩሽና ቦታ አላት ስለዚህ እዛ ኩሹና ቦታ ላይ ምንድነው እሳት ታነጃለች የሰዓት አንድዳ እንግዲህ ምጣድ ጥዳ እንጀራ የምትጋግርበት ቦታ ነው። ወጥ የምንሰራበት በየቀኑ የሚያስፈልጉ ፖርስ ምሳ አራት ላይ የሚያስፈልጉ ምግቦችን የምንሰራበት ሌሎች እንስሳቶች አሉ ለምሳሌ እንስሳቶች እዚያም ቦታ በጭራሽ አይገቡም ምክንያቱም የሚሰበር ነገር ብዙ ነገር ስላለ የሚበላሽ የሚደፋ ነገር ስላለ እዚያች ኩሽና ቦታ ላይ ብዙ ጊዜ የተወሰዱ ሰዎች ብቻ ናቸው እንዲገቡ የሚፈቀድላቸው እርግጥ በሰዎች ደረጃ እንዲገቡ ችግር የለውም። ግን እዚያ ኩሽና ቦታ ላይ ሲገባ የራሱ የሆነ አለባበስም አለው ምክንያቱም ጭስ አለ የሚመጣ ጭስ ሙቀት አለ ስለዚህ ያንን ጭስና ሙቀት ሊቋቋም የሚችል ልብስ ነው መልበስ ያለበት ማለት ነው። ስለዚህ አሰራሩም ለየት ያለ ነው ጭስ መውጣት አለበት በቀላሉ አየር መውጣት መግባት መቻል አለበት ሙቀት ስለሆነ ቦታው ቀዝቃዛ አየር ንጹህ የሆነ ኦክስጅን አደር በቀላሉ መግባት መውጣት መቻል አለበት ማለት ነው። ስለዚህ ያቺ ኩሽና በጣም በተለይ ለሴቶች የተፈቀደች ወይም ደግሞ የምግብ የመስራት ችሎታ ላላቸው ሰዎች የተፈቀደች ቦታ ናት። እና በጣም ወሳኝ የሆነች የማብሰያ ቁሳቁሶች የሚገኙበት እንደ ድስት ምጣድ ሌሎች መጥበሻ ነገሮች አንዳንድ ምግብ ለምግብ መስሪያነት የሚያገለግሉ ሊጥ ለምሳሌ ደቄት የመሳሰሉ ነገሮች የሚቀመጥበት እንጀራው ራሱ እዚያ ተጋግሮ እዚያ ነው የሚቀመጠው ወይም ደግሞ እንጀራው ምናልባት እንግዲህ ወጥቶ ሌላ ቦታም ሊቀመጥ ይችላል ስለዚህ እንደዚህ እና የመሳሰሉት ስራዎች የሚሰሩበት ቦታ ነው። ማት ነው። ኩሽና የምትባላት ከዚህ በተጨማሪ የኔ እናቴ ከዛች ቦታ ላይ ወተት አለ የሚታለብ ላሞች አሉ ስለዚህ ያንን ወተት የምትሰበስብበት ቦታ ነው። ሰብስባ ከረጋ በኋላ ወደ ቅቤነት ለመቀየር ትገፋዋለች ስለዚህ ከተገፋ በኋላ ቅቤው ይወጣል ቀሪው ደግሞ አሬራ ወይም ደግሞ ወገሚት ይባላል ስለዚህ ይሄንን ወገሚት የምታሞቀው እዛ ነው የምታሞቀው ለምንድነው አይብ የሚባል የወተት ተዋጽኦ አለ ያንን አይብ የሚገኘው ምንድነው? ወገሜት ወይም አሬራ የሚባለው ልክ በሆነ ሸክላ ነገር በሆነ ሸክላ ነገር ወይም ደግሞ ድስት ብረንት ድስት ነገር ትልቅ ሳይዝ ያለው ነው በዚያም በእሳት ሲሞቅ ወደ አይብነት ይቀየራል ስለዚህ አይብና አጓት ይሆናል ማለት ነው። ስለዚህ ያንን ያንን እነዚህን ድርጊቶችን የምታደርገው እዚያ ኩሻ ላይ ነው ማለት ነው። ኩሻ ቁጭ ብላ ነው ገፍታ አሞቃ የሆነ ወጣ በኋላ ለኛ ለልጆቿ ወይም ደግሞ ለሚመለከተው ሰው የምትሰጠው ማለት ነው። ስለዚህ ከዛ ኩሽና የሚባለው ቦታ ላይ ይበቃል እንጨት አለ ማገዶ የሚባለው የሚነደው ወይም ደግሞ የኤሌክትሪክ ከሆነ ኤሌክትሪክ ምጣት ኤሌክትሪክ ከሆነ የምንጠቀመው ኤሌክትሪክ አለ ስለዚህ ያ በጣም ጥንቃቄ የሚፈልግ ቦታ ነው። ምክንያቱም እሳት ብዙ ጊዜ ያለበት ቦታ ስለሆነ እሳት ደግሞ በቀላሉ ሊያያዝ የሚችል ነገር ነው። ስለዚህ እዚያ ቦታ ላይ የሚገቡ ሰዎች በጥንቃቄ ለስራዎችን ማከናወን አለባቸው ማለት ነው

ኦገስት ይላል እንግዲህ ኦገስት ማለት ወር ነው በአመት አስራ ሁለት ወሮች አሉ ወይም ደግሞ በኢትዮጵያ አንዳንዴ አስራ ሶስት ወሮች አሉ ተብሎ ነው የሚነገረው። ጳጉሜ የምትባሉ ወር ስላለች ማለት ነው ስለዚህ ኦገስት ማለት። በፈረንጆቹ ወይም ደግሞ በእንግሊዘኛ ነው ኦገስት ይባላል በእኛ በአማርኛ ነሀሴ ማለት ነው። ነሀሴ እንግዲህ በጣም ክረምት ነው ዝናብ የሚበዛበት ጭቃማ የሆነ ወቅት ነው። እና በአማርኛ ወይም በአረበኛ በኢትዮጵያ አቆጣጠር ኦገስት አስራ ሁለተኛው ወራችን ነው ከመስከረም አንድ ብለን። መስከረም ጥቅም ትዳር ታህሳስ የሚያስተምር ነገር አለ አሁን የሚለውን ነገር አስተምር ነው የሚለውን ነገር አስተምር ነው የሚለውን ነገር እንላለን ማለት ነው። አስራ ሁለተኛው ወር ስለዚህ የአስራ ሁለተኛው ወር ማለት አዲሱን አሮጌውን አመት ጨርሰን ወደ አዲሱ አመት ለመግባት ዝግጅት የምናደርግበት። ክረምቱ ደግሞ በጣም ዝናባማ የሆነው ወቅት ነው። ግን ወደ በጋው ለመግባት ሽግግር ወደ ጸደይ ወደ የሚባለው ወቅት ሽግግር የምናደርግበት ወቅት ነው። ማነው ስለዚህ በዚህ ወቅት ያው አብዛኛው የኢትዮጵያ ሀገራችን ክፍል የሚተዳደረው በግብርና ስራ ስለሆነ። ሰብሎች የሚዘሩ የሚበቅኑበት ወቅት ነው። በሀምሌ በሰኔ በሀምሌ ይዘራሉ በነሀሴ የሚያድጉበት ወደ ምርትነት የሚቀየሩበት ፍሬ ማፍራት የሚጀምሩበት በጣም ዝናብ የሚዘንብበት መሬቱ መንገዱ ሙሉ ጭቃ የሚሆንበት ዝናብ በብዛት ይደስታል ማለት ነው። ይህ ወቅት ስለዚህ በጣም ወሳኝ የሆነ ምርት ለማግኘት ዝግጅት የምናደርግበት ወቅት ነው ማለት ነው። ስለዚህ ነሀሴ ወይም ደግሞ ኦገስት በእንግሊዘኛው ያው በእንግሊዘኛ እንግሊዞች ወይም ደግሞ እንትኖች አመትን አንድ የሚሉት ጃንዋሪ ነው። ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን ጁን ላይ ኦገስት እንግዲህ ስምንተኛው ወራቸው ነው ማለት ነው። ኦገስት ላይ ስንደርስ ስምንተኛው ወራቸው ነው ማለት ነው። በፈረንዶች አቆጣጠር ካየነ በእኛ ግን አስራ ሁለተኛው ወራችን ነው በጣም ዝናባማ ነው። ብዙ ጊዜ ያው የግብርና ስራዎች የሚከናወኑበት ነው። በመምህራን በኩል የመንግስት ሰራተኞች ወይም መምህራኖች ደግሞ እረፍት ላይ የሚሆኑበት ምክንያቱም ሀምሌና ነሀሴ በኢትዮጵያ መምህራን ምንድነው ዝግ ነው የሚሆኑት ወይም ደግሞ እረፍት ላይ ነው የሚሆኑት ስለዚህ። በዚህ ወቅት ወይ ቤታቸው ላይ ቁጭ ብለው ልጆችን የመንከባከብ ራሳቸውን በተለያዩ የተለያዩ መጽሐፍትን በማንበብ ፊልም በማየት ቲያትር የመሳሰሉ ነገሮችን በማየት ጊዜያቸውን የሚያሳልፉበት። ልብስ በጣም ቀዝቃዛ ስለሆነ ሙቀት የሆነ ልብስ የሚለበስበት ጥቁር የሆነ ሙቀት ያለው ጋቢ የሚባል ልብስ አለ። ያበሻ ልብስ ያ ደረፍ የሚደረግበት ወቅት ነው እና በዚህ በነሃሴ ወቅት በጣም ቅዝቃዜ በጣም ይበዛል። የስራ እንቅስቃሴው ቀነስ ያለ ነው። ምክንያቱም ያ ልክ አሮጌው አመት አልፎ አዲሱ አመት የምንገባበት ስለሆነ። ዝናባማ ነው ከቦታ ለቦታ ለመንቀሳቀስም ብዙ አመች አይደለም የዝናብ ወቅት ነው። ወንዞችም ይሞላሉ በተለይ ወደ ገጠሩ ያገራቸው ክፍል ወንዞች ሞልተው በዳር የሚፈሱበት ወቅት ስለሆነ በጣም ጥንቃቄ የሚያስፈልገው ወቅት ነው ማለት ነው። ምክንያቱም ወንዞች ድንገት ሲሞሉ እንስሳትን ልጆችን ህፃናትን ሊወስድ ይችላል ማለት ነው። ስለዚህ የገጠሩ ያገራችን ክፍል ምንድነው ዝናብ ሊዘንብ ዝግጅት ካደረገ እንስሳቶችን ህፃናትን ልጆችን ወደ ቤት ወደ ሰፈር ያስጠጋሉ ማለት ነው። ቤት አካባቢ ያደርጋሉ ወይም ደግሞ ትልልቅ ዛፍ ወጨፎ ወደሌለበት ቦታ ሊከላከልላቸው ወደሚችል ቦታ የማስጠጋት ባህሉ አለማወተው ስለዚህ። የኦገስት በጣም ወሳኝ የሆነ ወር ነው ምክንያቱም ወሳኝ የሆነበት ምክንያት ምንድነው? የተዘሩ አዝመራዎች አዝርቶች ፍሬ ለማፍራት እድገት ላይ ያሉበት ልክ ፍሬ ለማፍራት ዝግጅት የሚያደርጉበት ወቅት ነው ማለት ነው። ስለዚህ በዚህ ወቅት አብዛኛው ገበሬ የመዝራት ወይም ደግሞ የተዘሩትን የመንከባከብ አረም አረም የማስወገድ ስራ ነው በአብዛኛው የሚሰራው። ወደኋላ የሚዘሩ ሰብሎች ካሉ ለምሳሌ የግብጽ ገብስ የመሳሰሉ ነገሮችን የመዝራት ነገር አለ ማለት ነው። ስለዚህ እነዚህ እነዚህ ስራዎች ይከናወናሉ

ደስተኛ ይላል እንግዲህ ደስተኛ ማለት ያው ሰዎች በሰሩት ስራ በኑሯቸው በትዳራቸው በህይወታቸው በአጠቃላይ በሚኖሩት ነገር ደስተኛ መሆን አለባቸው። ደስተኛ ቤተሰብ ያው ደስተኛ ጥሩ ነገር ይኖረዋል ተብሎ ነው የሚታሰበው። ሰዎች ደስተኛ ሲሆኑ በስራቸው በጣም ውጤታማ ስራን ይሰራሉ ተብሎ አእምሯቸውን ንጹህ ይሆናል ተብሎ ነው የሚታሰበው። ስለዚህ ደስተኛ ህዝብ ደስተኛ ሰው በጣም ጥሩ ነው ከሰው ጋር በቀላሉ መግባባት ይችላል ስራዎችን ተግባብቶ መስራት ይችላል። መርዳት ሰዎችን እርዳታ በሚያስፈልግበት ጊዜ መርዳት ይችላል ማለት ነው። ስለዚህ ሰዎች ደስተኛ መሆን አለባቸው በተፈጥሯቸው ተፈጥሮን እያደነቁ እግዚአብሔርን እያመሰገኑ በሚሰሩት በሁሉም ነገር ደስተኛ መሆን ያስፈልጋል ማለት ነው። ምክንያቱም በመከፋት በመናደድ በመንበሳጨት የምናመጣው ነገር ስለሌለ። ነገሮችን ለበጎ ነው እያልን መደሰት ነው ያለብን። የምንፈልገው ነገር ላይደረግልን ይችላል ላይኖረን ይችላል። ስለዚህ ያ ነገር የለንም ብለን መከፋት መቆዘም የለብንም ማለት ነው። ስለዚህ ማድረግ ያለብን ምንድነው? ደስተኛ ሆነን ተረጋግተን ስራዎችን መስራት አለብን ማለት ነው። በተለይ ቤተሰብ አሁን ቤተሰብ ውስጥ የተለያዩ ነገሮች ማያግባቡ ሊኖሩ ይችላሉ። በተለይ በባልና ሚስት ላይ ማለት ነው ስለዚህ እነዚህ ባልና ሚስቶች ነገሮችን ተግባብተው ተስማምተው ልዩነቱን ፈተው በአንድ እንትን መንቀሳቀስ አለባቸው። ምክንያቱም ባልና ሚስን ሲጣሉ ሲነጫነጩ ወይም ወይም ደግሞ ጥሩ የሆነ ተግባቦት ሳይኖራቸው ሲቀር ልጆች ይጎዳሉ የልጆች አስተሳሰብም እንደዛ ነው የሚሆኑት ጨቅጫቃ ነው የሚሆኑት። ስለዚህ ሁሌ የቤተሰብ ባልና ሚስት ነገሮችን በመግባባት መስማማት ላይኖር ይችላል። ግን በመቻቻል ነገሮችን መፍታት እና ደስተኛ ቤተሰብ መመስረት አለበት። ምክንያቱም አንድ ቤተሰብ ደስተኛ ከሆነ በስራው ውጤታማ ይሆናል። ሁሌ የሚጨቃጨቅ ባልና ሚስት ካሉ እንደዛ የሚጨቃጨቁ ሁሌ ስለ ጭቅጭቁ ነው የሚያስቡት ስለሚሰሩት ስራ ሳይሆን ስለሚያገኙት ነገር ሳይሆን ጭቅጭቁ ነው ትዝ የሚላቸው እና ወደ ቤትም ለመሄድ ብዙ ጊዜ ደስ አይልም። ለምሳሌ እኔ አሁን ከባለቤቴ ጋር በምጣላበት በምጨቃጨቅበት ሰዓት ምሳ ለመብላት እንኳን ራሱ የሚሄድበት አጋጣሚ የለም ማለት ነው። ደስ አይለኝም። ስለዚህ ፍቅር ከሆነ ሰላም ከሆነ ግን ቤት ላይ ጥሩ ነገር የሚቆየኝ ከሆነ ደስተኛ ሆኜ ወደ ቤት ሄጄ ልጆቼን ተንከባከቤ ምሳ በልቼ መጫወት መዝናናት እችላለሁ ማለት ነው። ስለዚህ ደስተኛ መሆን ሁሌ ያስፈልጋል። የሰው ልጅ ደስተኛ መሆን አለበት በቃ በተፈጠረው በሚደረገው ነገር ሁሉ ደስተኛ ሆኖ መንቀሳቀስ መቻል አለበት። ደስተኛ ካልሆነ የምንሰራው ስራም ካልሆነ የደስተኛ ካልሆነ የምንሰራው ስራም ግልጽ አይሆንልንም። በቃ አእምሮአችን በሌላ ነገር ስለተበረዘ በመጥፎ ነገር ስለተበከለ ስራዎችን ውጤታማ ሆንን መስራት አንችልም ማለት ነው። ስለዚህ ደስተኛ ቤተሰብ በጣም ጥሩ ነው ለሰውም ለሚያየውም ያስደስታል። ወንድም እህት አክስት አጎት ስል ውይ ከሌኮ ደስተኛ ነው ሁሌ ሳቂታ ነው ከሌ እንደዚህ ናት ይባላል። እና ሁሌ ደስታ ችግር እንኳን ማየት ችግር የማይገጥመው ሰው የለም የሌለበት ሰው የለም። ስለዚህ ይህንን ችግር ደግሞ ምን ማድረግ አለበት? ሰው መቻቻል የማስወገድ በሳቅ በፈገግታ መሆን አለበት። በመረዳዳት ያንን ችግር አንዱ በመፍታት ውይይት በማድረግ መቀየር አለብን ማለት ነው። ስለዚህ በአጠቃላይ ቤተሰብ ብቻ ሳይሆን የአካባቢው ያንድ ሀገር ህዝብም ደስተኛ መሆን አለበት። በተፈጠረው ነገር ለምሳሌ ህዝቡ በመንግስት ደስተኛ እማይሆነባቸው አጋጣሚዎች አሉ። በተለያዩ ተሿሚዎች በሚሰጡት አገልግሎቶች በሚያገኘው ደሞዝ በሚሰራው ስራ ደስተኛ ላይሆን ይችላል ማለት ነው። ስለዚህ ይሄ ደስተኛ ያልሆነ ህዝብ ደግሞ የሚጎዳው ነው ሀገርን ነው የሚጎዳው ማለት ነው። ምክንያቱም ውጤታማ ያልሆነ ስራ ይሰራል የምን የምንገድ የምንገድ የግድ የለሽነት ስራ ነው የሚሰራው ማለት ነው። እኔ ምን አገባኝ ቢሰራ ባይሰራ። እሱም እሚፈለግበትን ብቻ ይሰራና ውጤታማ ቢሆን ባይሆን ብቻ ቢሮ መግባቱን ብቻ ወደ ስራ ቦታ መሄዱን ውጤታማ ስራ መስራቱን ላይመለከት ይችላል። እና ደስተኛ መሆን በጣም አስፈላጊ የሆነ ነገር ነው ማለት ነው

ፍራፍሬ ማለት እንግዲህ ከእጽዋቶች ካአትክልቶች ከዛፎች የሚገኙ ለሰው ልጅ በምግብነት የሚያገለግሉ በሽታን ለመከላከል የተለያዩ የፕሮቲን ሀይልና ሙቀት ሰጪ የሆኑ ምግቦች ናቸው ማለት ነው። ስለዚህ ፍራፍሬዎች ተፈጥሮዊ የሆኑ ነገሮች ናቸው በተፈጥሮ ነው ልናገኛቸው የምንችል ማለት ነው ስለዚህ እንደዚህ ነገሮች በጣም አስፈላጊ ናቸው ለሰው ልጅ። ለምሳሌ አሁን የገጠሩ የማህበረሰብ ክፍል እነዚህን ፍራፍሬዎች ተክሎ አሳድጎ አምርቶ ወደ ገበያ ቢያቀርብ አንደኛ ራሱን ለምግብነት ይጠቀምባቸዋል ሁለተኛ ለገቢ ምንጭነት ይጠቅማሉ ማለት ነው። ሽጦ የሚፈልገውን አይነት እቃ መግዛት ይችላል ገንዘብ ማግኘት ይችላል ገንዘብ ካለው ደግሞ በገንዘቡ የሚፈልገውን አይነት ነገር መግዛት ይችላል ማለት ነው። ስለዚህ ኑሮውን ለመደጎፍ ልጆቹን ለማሳደግ የትምህርት ቤት ወጫቸውን ለመሸፈን ለምግብነት ለመጠቀም ጤናቸውን ለመጠበቅ ፍራፍሬ በጣም መተከል አለበት መመረት አለበት ማለት ነው። ስለዚህ እነዚህ ፍራፍሬዎች ለምሳሌ እንደ ሙዝ ብርቱካን ሎሚ አቡካዶ ፓፓያ የመሳሰሉት ነገሮች ናቸው። እና አብዛኛው የህብረተሰብ ክፍል ደግሞ እነዚህን ምግቦች እነዚህን ፍራፍሬዎች በእለት ተእለት ምግብ ውስጥ ማግኘት አለበት ማለት ነው። ምክንያቱም በሽታን በየቀኑ ካልተከላከልነው ካልተዋጋነው ሰውነታችንን እያዳከመ ስለሚሄድ ማለት ነው ስለዚህ ለምንበላው ምግብ ጤነኝነት እነዚህ ነገሮች በጣም አስፈላጊ ናቸው። ሎሚ በጣም የሆዳችንን ባክቴሪያ ለማጥፋት ብርቱካን እንደዚሁ ጤንነታችንን ጤንነታችንን ለመመገብ ለመጠበቅ ስለሚጠቅሙ ሁሉም ሰው መጠቀም አለበት ማለት ነው። ስለዚህ ፍራፍሬ በጣም በተለይ በሀገራችን በስፋት የሚገኙ የሚመረቱ ነገሮች ናቸው። ሎሚ ለምሳሌ ወቅታዊ የሆነ ነገር ነው ወቅቱን ጠብቆ የሚመጣ ነገር ነው በርግጥ በአነስተኛም መጠን ቢሆን በበጋ ወቅት ይገኛሉ ግን በተለይ ክረምት መጋቢት ጀምሮ መጋቢት ሚያዚያ ግንቦት አካባቢ ጀምሮ ግንቦት ጀምሮ ግንቦት ሰኔ ሀምሌ ናሀሴም እስከ መስከረም ድረስ የሎሚ ምርት በጣም በብዛት ይመረታል። እና ብዙ ጊዜ እንደውም ይባክናል እነዚህ ፍራፍሬዎች ያው በተለያዩ መልኮች መልኩ ልንጠቀምባቸው እንችላለን በጁስ ለምሳሌ አቮካዶን ማንጎን ሙዝን በጥሬው ዝም ብለን እንዲሁ ከመጠቀም በተጨማሪ በጁስ መልክ ወይም ደግሞ በሚጠጣ መልኩ በሚበላ መልኩ አዘጋጅተን መጠቀም እንችላለን ማለት ነው። ስለዚህ አቮካዶ ለምሳሌ የሚሰጠን ለሰውነታችን የሚሰጠው ጥቅም አንድ አቮካዶ ከሰባት እንቁላል ጋር አንድ አይነት ጥቅም ይሰጣል ነው የሚባለው እና ብዙ ከመብላትም ትንሽ አቩካዶ መብላት ለሰውነታችን በጣም ጥሩ የሆነ ጥቅም እናገኝበታለን ጠንካራ እንሆናለን በሽታ በቀላሉ የማያጠቃን ይሆናል ማለት ነው። ስለዚህ ፍራፍሬ የሚጠቀም ሰው ጤንነቱ በጣም የተጠበቀ ነው። ከመጠን በላይ ውፍረት እነዚህ ደም ግፊት ስኳር የሚባሉ በሽታዎ ስኳር የሚባሉ በሽታዎች በቀላሉ ሊያጠቁት አይችሉም ምክንያቱም እነዚህ ምግቦች ተፈጥሮአዊ የሆኑ ንጥረ ነገር ያላቸው ምንም አይነት ሰው ሰራሽ የሆነ ነገር ያልገባባቸው ስለሆኑ የሰው ልጅም በቀላሉ ሊያገኛቸው የሚችል ጥቅም የሚሰጡ ለግብርና ላይ ለተሰማሩት ለምግብነት ከምግብነት በተጨማሪ ለገቢ ምንጭነት ሊጠቅሙ የሚችሉ ከዚህም በተጨማሪ እጽዋቶች የተፈጥሮ ስነ ምህዳርን በመጠበቅ ዝናብ ወቅቱን ዘም ብሎ ጠብቆ እንዲዘንብ በማድረግ የሚሰጡት አገልግሎት በጣም ጠቃሚ ነው ማለት ነው። ስለዚህ ፍራፍሬ በጣም የተለመደ በብዙ የሀገራችን ገበሬዎች ዘንድ በመተከል ለራሳቸው አልፎ ለአካባቢው ማህበረሰብ በገበያ በሽያጭ እያቀረቡ ገቢ የሚያገኙበት ስለሆነ ወሳኝ የሆነ ምርት ነው ማለት ነው። ስለዚህ ፍራፍሬን በተለይ ህፃናቶች ለእድገታቸው ወሳኝ ስለሆነ በየእለቱ በየቀኑ ብርቱካን ሎሚ ሙዝ የመሳሰሉትን ምግቦች መመገብ አለባቸው ማለት ነው። ምክንያቱም ህፃናታን ናቸው በሽታ የ መከላከል የመከላከል አቅማቸው በጣም ደካማ ነው። ገና ኢሚዉን ሲስተም የሚባል አለ ያንን ያላዳበሩ ስለሆኑ እነሱ በደንብ መንከባከብ እና መውሰድ አለባቸው ማለት ነው

ዳቦ ይላል እንግዲህ ዳቦ ከተለያዩ ነገሮች የሚዘጋጅ ለምግብነት የሚያገለግል ምግብ ነው። ስለዚህ ዳቦ ብዙ ጊዜ በኢትዮጵያ በተለይ የተለመደ የምግብ አይነት ነው ከእንጀራ በመቀጠል። እንጀራ አለ እንጀራ ያው ከጤፍ ከስንዴ ከዳጉሳ ከቦቆሎ ይዘጋጃል ዳቦ ደግሞ ከዛ በተሻለ መልኩ በ በመጠን ትንሽ ደጎስ ብሎ ወፈር ብሎ ይዘጋጃል ማለት ነው። ስለዚህ ብዙ ሰው ለቁርስ ለምሳ ለራት ለመክሰስ ይጠቀመዋል ማለት ነው። በተለይ ልጆች ዳቦን በጣም አዘውትሮው መመገብ የሚፈልጉት የምግብ አይነት ነው ማለት ነው። ስለዚህ ዳቦ በተለያዩ ነገሮች ከተለያዩ ነገሮች ሊዘጋጅ ይችላል ለምሳሌ ዳቦ ከስንዴ ከስንዴ ዱቄት ከጤፍ ከቦቆሎ ከዳጉሳ እና ከመሳሰሉት ከሩዝ ሊዘጋጅ ይችላል ማለት ነው። ስለዚህ ይሄ ዳቦ በጣም በተለያዩ ማባዮች በወጥ ሊበላ ይችላል ደረቁን ሊበላ ይችላል በማር በሌሎች በማባያ ነገሮች ሊበላ ይችላል ማለት ነው። ስለዚህ ማር በማር በሻይ በተለይ የተለመደ የምግብ አይነት ነው። ስለዚህ ይህንን ዳቦ ብዙ የሀገራችን ሰዎች በአገር አቀፍ ደረጃ በሰፊው እየተመረተ ያለበት ሁኔታ ነው ያለው በተለይ መንግስት አሁን ትልልቅ የዳቦ ፋብሪካዎችን በማቋቋም በተለይ በአዲስ አበባ ለትልቅ የሰው ብዛት ባለባቸው በጎንደር በወሎ በደሴ በአዋሳ በባህርዳር በመሳሰሉት ከተሞች ትልልቅ የዳቦ ፋብሪካዎችን በመገንባት እነዚህ ዳቦዎች ደግሞ እነዚህ ፋብሪካዎች ደግሞ ብዛት ያሉ ዳቦ በማቅረብ ህብረተሰቡ በቀላሉ የምግቡ አካል እንዲያደርገው በቀላሉ ዳቦን እንዲያውቅ በርካሽ መተመጣጣኝ ዋጋ እንዲያገኝ ያደርጋል ማለት ነው። ስለዚህ ይሄንን ሲያደርግ ምንድነው? መንግስት የተለያዩ ለባለሃብቶች ድጋፎችን ያደርጋል። ለምሳሌ ከመብራት የመብራት ድጋፍ ሊያደርግ ይችላል የቦታ የመስሪያ ቤት ቦታ ሊሰጥ ይችላል። እንዲሁም ታክስ ላይ ያለባቸውን ጫና በመቀነስ ለራሳቸው ትርፍ ብቻ የተወሰነ ትርፍ ይዞ ማህበረሰቡ እንዲጠቀም ያደርጋል ማለት ነው። ከዚህም በተጨማሪ ዱቄት በተመጣጣኝ ዋጋ ለዳቦ ፋብሪካዎች ያከፋፍላል ማለት ነው። ስለዚህ ዱቄት በተመጣጣኝ በጣም በተሻለ ዋጋ ነው የሚሰጣቸው ለምሳሌ እኔ በምኖርበት አካባቢ አንዳንድ መለስተኛ የሆኑ የዳቦ መጋገሪያ ማሽን ያላቸው ዳቦን ጋግረው ለህብረተሰቡ የሚያከፋፍሉ ሰዎች አሉ። ስለዚህ እነዚህ ሰዎች ዱቄቱን የሚያገኙት ከመንግስት ነው በተመጣጣኝ ዋጋ ማለት ነው። ስለዚህ ይህንን በተመጣጣኝ ዋጋ ያገኙትን ዱቄት ዳቦ አድርገው ለህብረተሰቡ አሁንም በተመጣጣኝ ዋጋ ይሸጣሉ ማለት ነው። ግን ይሄንን በሚያደርጉበት ሰዓት ግን አንዳንድ ስግብግብ የሆኑ ነጋዴዎች አሉ ስለዚህ እነዚህ ነጋዴዎች ምንድነው የሚያደርጉት? ዳቦ ነጋዴዎች ብዙ ጊዜ የዳቦ መጠኗን የማሳነስ ግራም አላት ነው እንግዲህ አስር ግራም ከሆነች ወይ ስምንት ግራም ያደርጓታል ዋጋዋ ተመሳሳይ ሆኖ ማለት ነው። ትርፍ የሚያግበሰብሱ ብዙ ትርፍ የሚፈልጉ ሰዎች አሉ። ስለዚህ እነዚህ ሰዎች መንግስት ተከታትሎ አስፈላጊዉን እርምጃ መስጠት አለበት ምክንያቱም ህብረተሰቡ ህዝቡ አንድ አስር ግራም ገዛው ብሎ ሰባት ግራም ስምንት ግራም ሳይጠቀም ሳይጠግብ ይቀራል ማለት ነው። ስለዚህ ይሄ ነገር ደግሞ በጣም ወንጀል ስለሆነ እነዚህ ሰዎች በህግ አግባብ ተጠይቀው እርምጃ ሊወሰድባቸው ይገባል ማለት ነው። የንግድ ፍቃዳቸውን እስከመሰረዝ ድረስ ማለት ነው። ስለዚህ እነዚህ ነገሮች ተቆጣጥሮ ህዝቡ አስፈላጊ የሆነዉን ዳቦ ማግኘት አለበት ማለት ነው። ከዚህ በተጨማሪ ግለሰቦች በራሳቸውን ዳቦን ይጋግራሉ በቤታቸው ውስጥ ባላቸው ማቴሪያን የዳቦ የራሱን የቻለ መጋገሪያ ማሽን አለ ያቺንን በመግዛት ዳቦን ለልጆቻቸው ለቤተሰቦቻቸው ይጋግራሉ። ዳቦን የሆነ ፕሮግራም በዓል በሚኖርበት ጊዜ ዳቦ ይጋገራል ክርስትና ልደት በሚኖርበት ሰዓት ዳቦ ይጋገርና ለሚመለከተው ለህዝቡ ለልጆች ይሰጣል ማለት ነው። ስለዚህ ዳቦ በኢትዮጵያ በጣም ወሳኝ የሆነ ምግብ በቀላሉም ሰው ከሱቅ ገዝቶ ወይም ደግሞ የሆነ ሻይ ቤት ገብቶ ሊያገኘው የሚችል ነገር ስለሆነ ብዙ ሰው የሚጠቀመው በቀላሉ አካል በቀላል ሳይዝ የሚያገኙት ስለሆነ ጠቃሚ ምርት ነው ማለት ነው